የቴክኖሎጂ ችግር ሲያጋጥመኝ መጀመሪያ ራሴ መፍታት የምችለው አይነት ከሆነ በደንብ አየዋለሁ ለማስተካከል። ግን ከእኔ አቅም በላይና የሌሎች ሰዎች እገዛ ወይም የባ ለሙያ አገዛ የሚያስጠይቅ አይነት ችግር ከሆነ ደግሞ። ባለሙያ አስጠራለሁኝ ብዙ ማልችላቸው ነገሮች ላይ አልሞክርም ምናልባት ስህተት ልሰራ ስለምችል ማለት ነው

አዎ የአመራር ሚና አለኝ። በምሰራበት ስራ ቦታ ላይ የተለያዩ ሀላፊነቶች አሉ በአመራር ዙሪያ። ከእኔ ስር ያሉ ልጆች ስላሉ በነዛ አዳዲስ ነገሮች ሲመጡ ስራዎች በደንብ እንዲሰራ። የተለያዩ መርሆችን አስተላልፋለሁኝ በበኩሌ መወጣት ያለብኝን ሀላፊነት እወጣለሁ

የትንኝ መረብ አልጠቀምም ብዙም ያለሁበት አዲስ አበባ ውስጥ ስለሆነ የተለያዩ ትንኝ ምናምን አያስቸግርም ለዛ አልጠቀምም። ግን ተማሪ እያለሁ የጊቢ የነበርኩበት ትንሽ ወጣ ያለ ቦታ ነውና። የወባ ትንኝ የነበረበት አካባቢ ስለሆነ የዛኔ መረብ እጠቀም ነበር። ግን አሁን አልጠቀምም

ብዙ አይነት ጥቅማ ጥቅሞች አሉኝ እሱም በምሰራበት መስሪያ ቤት ያው ከሌሎቹ መማር ያለብኝን ነገር እማራለሁኝ። እኔም ደግሞ ማጋራት ያለብኝን ክህሎት ለነሱም አጋራቸዋለሁ። ከዛ ውጪ ደግሞ ጥሩ ስራ ሰርተን ስንገኝ። የተለያዩ ጥቅማ ጥቅም ይሰጠናል እኛም በበኩላችን የተቻለንን ለድርጅቱ እንሰራለን

ይቅርታ መጠየቅ ቀላልም ከባድም ሚያደርገው ይቅርታ ምንጠይቀው ሰው ነው። አንዳንድ ሰዎች ቶሎ ይረዳሉ ምናልባት አጥፍተን ሊሆን ይችላልና ቶሎ ሚረዱ ሰዎች ከሆኑ ይቅርታ መጠየቅ አይከብድም። አንዳንድ ሰው ግን ለመግባባት ሚከብዱ ቶሎ ማይረዱ ሰዎች ከሆኑ ይቅርታ ለመጠየቅ ትንሽ አደጋች ይሆናል

አዎ ጥራት ያለው ስራ ማቅረብ እችላለሁኝ ያው አንዱ የስራዬ ባህሪም ነው ስራ በምሰራበት ሰዓት በትኩረት መስራት ደስ ይለኛል። ነገሮችን ስራዎችን በቸልተኝነት መስራት አልወድምና። ትኩረት ሰርቼ ሰጥቼ ስለምሰራ በብዛት ጥራት ያለው ነገር ነው የማቀርበው

አዎ አስተያየት መቀበል እወዳለሁኝ ግን ያው የሚሰጡ ሰዎች ስሜታዊ ሳይሆኑ የሚሰጡ አስተያየት ከሆነ ቶሎ እቀበላለሁኝ ትክክለኛ ሀሳብ ከሆነ። ነገር ግን ከዛ ውጭ እኔ ላይ መጥፎ ስሜት ያላቸው በጥላቻ የሚሰጥ አስተያየት ከሆነ አልቀበልም። ምክንያቱም አይምሮዬን ሊረብሸው ስለሚችል እነሱን አልቀበላቸውም

የቤቴ ጣሪያ የተሰራው በቆርቆሮ ነው። ግን ቆርቆሮው ላይ ሰማያዊ ቀለም ተቀብቶበታል። ምክንያቱም ከፋብሪካው ሲመጣ የነበረው ቀጥታ ከተደረገ የሰው አይንም ሊጎዳ ስለሚችል በጣም ስለሚያንፀባርቅና ቶሎ ለመዛ የመዛግ ባህሪ ሊኖረው ስለሚችል ቀለም አርገንበታል

ከልጅነቴ የምዘክረው ነገር የመጀመሪያው ያው ከልጅነትም ጀምሬ ቶሎ ተግባቢ ነኝ ከሰው ጋር መግባባት አይከብደኝም። ፈጥናለሁኝ ትንሽ የመፍጠን ባህሪም ስላለኝ። ቶሎ ሰዎችን እግባባለሁና ያ ለብዙ ነገር ጠቅሞኛል። በዛው ልክ ደግሞ የተወሰኑ ሰው ሳያውቁ መግባባት በራሱም ትንሽ ጉዳትም ስላለው በዛም መጥፎ ነገርም አለው

አዎ በመስመር ላይ ነው የምመራው። ያ በጣም ለብዙ ነገር ጠቅሞኛል። ምክንያቱም የህይወታችን ግብ መድረስ የምንችለው ለራሳችን ባሰመርን መስመር መጓዝ ስንችል ነው። ያን መጠበቅ ካልቻልን መስመር መጠበቅ ካልቻልን ብዙ ነገር ልናጣባት እንችላለን። በስራችንም ደግሞ ስኬታማ አንሆንም

የምጠቀመው ቦርሳ ያው እንደ ውሎዬ ይወሰናል። ለምሳሌ ወደ መስሪያ ቤት የምሄድ ከሆነ መካከለኛ ቦርሳ ምሳ እቃ እና ዣንጥላ መያዝ የሚችል፦ ጉዞን ማደርግ ከሆነ ደግሞ የተለያዩ ብዙ ልብስ መያዝ የሚችሉ ቦርሳዎችን እጠቀማለሁኝ። ከዛ ያው ቅርብ ቦታ ወይ መዝናኛ የሚሄድ ከሆነ አነስ ያሉ ቦርሳዎችን እጠቀማለሁ።

አቧራ በጣም ችግር ይፈጥርብኛል ምክንያቱም አቧራ ሲቦን ጉሮሮዬንም አፍንጫዬንም ስለሚያፍነኝ ወዲያው ጉንፋን ይዘኛል። ከዛ ደግሞ ድምፄ በጣም ይዘጋጋል። በዛ ምክንያት ያው ስራዬ ላይም ያስተጓግለኛል። አይኔ ላይም ከገባ ራሱ። አይኔንም ቀለሙን እንዲቀይርም ያደርጋል ስለሚያሳክከኝ ችግር ያደርስብኛል

ከቡናና ከሻይ እኔ የምመርጠው ቡና ነው። ቡና በየጧቱ ግዴታ ነው ጧት ጧት ሁሌ እጠቀማለሁኝ እንደውም ካልጠጣሁ ራሴንም ሊያመኝ ስለሚችል ቡና በደንብ እጠጣለሁ። ቀን ቀንም አንዳንድ ጊዜ በስራዬ ላይ ነቃ እንዲያደርገኝ እጠቀማለሁ። ሻይ ግን አልወድም። ጉንፋን ከያዘኝ ብቻ በዝንጅብል አድርጌ እጠጣለሁ

የጫማዬ ቁጥር ሰላሳ ሰባት ነው። ብዙም ጊዜ የምጠቀመው ሰላሳ ሰባት ነው። ግን አንዳንዱ ጫማዎቼ ደግሞ ሰላሳ ስምንትም አደርጋለሁኝ። ያው አንዳንድ ጫማ እዛ ሲሰሩ ጠበብ። አድርገው ሊሰሩ ስለሚችሉ ሰላሳ ሰባት ትንሽ ሊይዘኝ ይችላልና። ሰላሳ ስምንት እጠቀማለሁኝ ግን አብዛኛውን ጊዜ ሰላሳ ሰባትቱን ነው የምጠቀመው

ጫጫታ ያለበት አካባቢ አልወድም በጣም ነው የሚረብሸኝ። ድምጽ የሚበዛበት አካባቢ ከሆነ ስራዬንም ተረጋግቼ መስራት አልችልም። ሙሉ ሀሳቤን ስራ ላይ ማድረግ አልችልም። ጫጫታ ካለ ይረብሸኛል ከስራዬም ከጥናትም ስለሚረብሸኝ ጫጫታ ያለበት ቦታ መሆን አልመርጥም

የቅጥር ሂደት ያው ጥሩም ነው እንደየ እንትኑ ይለያያል። አንዳንድ ቦታ ላይ ግልጽነት ያለው ሂደት ሰዎችን ይቀጥራሉ በችሎታቸው። አንዳንድ ቦታ ደግሞ የተለያዩ አይነት እኩልነት ሳይከበር በተለያየ በዘረኝነት እሚቀጠሩ ቅጥሮችም አሉ። ያ እንደየቦታው ይወሰናል ማለት ነው

ያው በእኛ ሀገር ብዙ ምሳሌአዊ አነጋገሮች አሉ። ከዛ ለምሳሌ የቸኮለች አፍሳ ለቀመች የሚባል ምሳሌ አለ። ይህ ማለት አንዳንድ ነገሮችን ቸኩለን ስናደርግ ውጤታማ አንሆንም የሚለውን ለማስተማር ነው። በችኮላ ስንሰራ እያበላሸን ነው ስራዎችን የምንሰራውና ችኮላ አስፈላጊ እንዳልሆነ የሚያስረዳ ምሳሌያዊ አነጋገር ነው

ላፕቶፕ አለኝ ያው ለስራዬም በጣም አስፈላጊ ስለሆነ እኔ የሶፍትዌር መሃንዲስ ነኝና አብዛኛው ስራችን የሚሰራው በላፕቶፕ ስለሆነ ለስራዬ ግዴታ ስለሚያስፈልገኝ አለ። ያው ብዙ ቦታ ሲሄድም ይዤው ነው የምሄደው። ምናልባት እዛ የምሰራቸው ስራዎች ስለሚኖሩ ማለት ነው

አይስክሬም በጣም እወዳለሁኝ በተለይ ደግሞ የቸኮሌቱን አይስክሬም እወዳለሁኝ ሌሎችንም እወዳለሁ ግን የቸኮሌቱ ካለ የመጀመሪያዬ ምርጫ ማደረገው እሱን ነው። በተለይ ሙቀት ያለበት ጊዜ ላይ እየተንቀሳቀስኩኝ ከሆነ በጣም ሞቆኝ ከሆነ ስለሚያቀዘቅዘኝ በጣም እወዳለሁ

ፎቶዎችን የተለያየ ቦታ ላይ ነው የማስቀምጠው ግን በስልክ ብቻ ሲቀመጥ ምናልባት ስልኩ ከጠፋ ስለሚያስቸግር የተለያዩ ክላውዶች ላይ አስቀምጣለሁኝ። ከዛ ውጭ ደግሞ ቴሌግራም ላይም የራሴ እንትን ላይ አስቀምጣቸዋለሁኝ። ምናልባት ስልክ ከጠፋ ከክላውድ ማግኘት እንድችል ማለት ነው

ቡና መፍጨት እችላለሁ ያው ብዙ ጊዜ እፈጫለሁኝ አንዳንዴ መብራት ከጠፋ ደግሞ በባህላዊ መውቀጫ አለ። በመውቀጫው እወቅጣለሁ ግን አብዛኛውን ጊዜ መብራት ሲኖር ጠብቀን ነው በመፍጫ በቡና መፍጨር የምንፈጨው ማለት ነው።

የስራ ምግባር በደንብ አክብራለሁኝ ምክንያቱም ስራ ቦታ ላይ ያንን የማክበር ግዴታ ስላለብኝ ማለት ነው። ለዛ ስራ ቦታ ላይ ያሉ ምግባሮችን ለራሴም ስለሚጠቅመኝ ጥሩ ነገር ስለ ስነ ምግባርን ያን በማክበሬ ስለማዳብር ብዙን ጊዜ አከብራለሁ

ያው ብዙን ጊዜ ስብሰባ የምናደርገው በሳምንት ሁለት ቀን ነው ግዴታ በሳምንት ሁለት ቀን አለ። ከዛ ውጪ ግን አንዳንድ አስቸኳይ ነገሮች ሲኖሩ። ከሁለቱ ቀን ስብሰባ በተጨማሪ የምንሰበሰብባቸው ጊዜያቶች ይኖራሉ። ያው እንደ ስራው ሁኔታ ማለት ነው።

ስፖርት የምወደው ዋና በጣም እወዳለሁኝ ዋና በተለይ ራሴ ስዋኝ ማለት ነው። ለማየት ግን ብዙም ኳስም። የተለያዩ ኳሶችን ማየት አልወድም ደስ አይለኝም። ግን ለራሴ ዋና የዋና ስፖርት በጣም እወዳለሁኝ

ያው የምጠቀመው ሳሙና ለልብስም የተለየ ነው። ለሰውነቴ ግን ዶቭ ሳሙና ነው የምጠቀመው በጣም ይስማማኛል። በጣም አሪፍ ነው። ሱስ አቡና ከዛ ውጭ ለፊቴ ደግሞ ብዙ ጊዜ በቋሚነት አልጠቀምም። ግን የእርድ ሳሙና አሁን ላይ እሱን ነው የምጠቀመው።

ከሁሉም በዓል በደንብ የምወደው የገና በዓል ነው። ምክንያቱም የገና በዓል የሚነግረን ክርስቶስ ስጦታ ሆኖ ወደ ምድር እንደመጣ ይነግረናል። ስለዚህ ያ ደግሞ ስጦታ የተቀበልንበት ከእግዚአብሔር ስጦታ ሆኖ የተወለደበት ስለሆነ በጣም እሱን ባዓል እወዳለሁ

ዜናም በመስመር ላይ አላነብም ብዙም ዜና ማንበብ ደስ አይለኝም። ግን አጫጭር ዜናዎችን በተለያዩ ማህበራዊ ሚዲያ በተለይ አዎ በማህበራዊ ሚዲያ የሚለቀቁትን አጫጭር ዜናዎች እሰማለሁኝ። ከዛ ውጪ ግን የማነበው ምናልባት የጆሮ ማዳመጫ ካልያዝኩኝ አንዳንዴ አነባለሁ

የድምጽ መልእክት አዎ በደንብ ልካለውኝ። ብዙ ጊዜ መጽሐፍ እንደውም አልወድም የጽሁፍ መልእክት ብዙም አልጠቀመም ግን የተለያዩ መተግበሪያዎች ላይ ድምጽ የሚቀበሉ ከሆኑ ሁሌ ሌላ ሰው በጽሁፍ እንኳን እያወራ እኔ በድምጽ ነው የምመለሰው። መጽሐፍ ላይ ብዙም አልወድምና የድምጽ መልእክት አስተላልፋለሁ

አዎ የቀን መቁጠርያዎችን እጠቀማለሁኝ ያው ከስራ ጋም የተገናኙ ነገሮችን ለማስታወስ እንደዚሁም ደግሞ የተለያዩ ቀን ማስታወስ ያለብኝ ቀናቶች ካሉ የቀን መቁጠሪያየን ተጠቅሜ ነው የማስታውሰው። እና ያ ለብዙ ነገር ሰአቴን በአግባቡ እንድጠቀም ያግዘኛል

ቅመማ ቅመም የበዛበት ምግብ አልወድም በልኩ ሲሆን ነው እምወደው። አንዳንድ ሰው ቅመማ ቅመም ሲበዛ ይወዳል ግን እኔ በመጠን ያለው ሲሆን። ምክንያቱም አንዳንዴ ቅመማ ቅመም ሲበዛበት የምግቡን ጣዕም ልናጣ እንችላለን። ወደተለየ ጣዕም ይወስዳል ማለት ነው። ምግቡን ለዛ እኔ በልኩ ሲሆን ነው እምወደው

በአደባባይ መናገር እችላለሁኝ ግን ትንሽ የመፍራት ነገር አለብኝ። በተለይ መጀመሪያ መናገር ስጀምር ፍርሃት ይዘኛል። ከዛ ወዲያው ራሴን አረጋግቼ በስነ ስርዓት ማውራት እጀምራለሁኝ። ግን ራሴን እስካረጋጋ ድረስ ድምፄ ሁላ የሚንቀጠቀጥበት ጊዜ አለ

በቤቴ ብዙ አይነት እቃዎች አሉኝ ለምሳሌ ምግብ የምናበስልበት ደስቶች አሉ። መጥበሻ አለ። የተለያዩ ምግብ ደግሞ የምንበላባቸው ሳህኖች አሉ። የተለያዩ አይነት ወጥ የምናቀርብበት ወጥ ማቅረቢያዎች ጭልፋ ማንኪያም ሁሉም እቃዎች አስፈላጊ ሆኖ አሉኝ

የድርጅት ዝግጅቶች ላይ እሳተፋለሁኝ በተለይ ደግሞ ጥሩ ነገር የምማርበት ለምሳሌ በድርጅት የእርዳታ ጊዜ ሊዘጋጅ ይችላል። እነሱ ላይ እሳተፋለሁኝ። የተለያዩ ክብረ በዓላት ይኖራሉ። እኔን የሚወክለኝ ከእምነቴ ጋር የሚጻረን ካልሆነ። እሳተፋለሁኝ

የስራ ቦታዬ በጣም አሪፍ ነው። ጥሩ የስራ ባልደረቦች አሉኝ ሴቶችም ወንዶችም በህብረት እንሰራለን። እና ያው አንዳንዴ ግጭቶች ይኖራሉ ግጭት ሲኖርም በመነጋገር ለመፍታት እንሞክራለን። እና ከዛ ውጪ ግን ስራዎችን በአንድነት በህብረት ነው የምንሰራው። እና ደስ የሚል የስራ ቦታ አለ

የማንቂያ ሰዓት ሁሌ እጠቀማለሁኝ ከእሁድ ውጭ ከሰኞ እስከ ቅዳሜ ባሉ ቀናት። ስራ ለመግባት በሌሊት መነሳት ስላለብኝ። ማንቂያ ሰዓት እጠቀማለሁኝ እሱን ካልሞላሁኝ። በጊዜ መነሳት አልችልም እና ሁሌ እሱን ሞልቼ ነው ከእንቅልፌ የምነቃው

ያው ብዙ የምወዳቸው ሬስቶራንቶች አሉ በጣም የምወደው ግን በሰፈራችን ያለ ሬስቶራንት አለ። ቅዱስ ሬስቶራንት ይባላል። በቃ መስተንግዷቸው በጣም ደስ ይላል። ደንበኛ ሲመጣ በጥሩ ፈገግታ ይቀበላሉ። ምግባቸውም ደግሞ አይበላሽም እና በጣም ጥሩ አገልግሎት ይሰጣሉ

በጣም የምወደው ምግብ ጎመን በስጋ የተሰራ ማለት ነው። እሱን ጎመን በስንዴ ዳቦ መብላት በጣም ደስ ይለኛል። እና ለጨጓራዬም በደንብ ነው የሚስማማኝ። እና ደስ ብሎኝ ወደጄው የምበላው ምግብ ነው። በተደጋጋሚ ቢቀርብ ራሱ ቶሎ አይሰለቸኝም

መተግበሬዎችን አወርዳለሁኝ ለኔ የሚያስፈልገኝ ከሆነ አዲስም የመጣ ከሆነ ሰው ማስታወቂያ ከሰራ እኔ በደንብ አያለሁኝ። ምክንያቱም አንዳንድ መተግባሬዎች ለማጭበርበር ሊሆን ስለሚችል እንዳያጭበረብሩኝ በደንብ ተጠንቀቄ ነው የማወርደው። ከዛ እጠቀማለሁ

በእጅ መጽሐፍ አልወድም። በእጅ ስጽፍ ብዙም ፈጣንም አይደለሁም። ፁፌ ደግሞ ብዙም ቆንጆ የሚያምር አይደለም ይነበባል ግን አያምርም እና አልወድም። ያው በተቻለ መጠን በላፕቶፕ ተጠቅሜ ነው የምጽፈው። እንጂ በእጅ አልጽፍም።

ኢንተርኔት አለኝ ቤት ውስጥ ግን ያው የምንጠቀመው ዋይፋይ ነው ሰፈራችን ላይ ዋይፋይ በጣም ፈጣን ነው። ግን በዳታ የምንጠቀም ከሆነ አይፈጥንም በስልኬ። ያው ፋይፍ ጂ ሲሆን ሰፈራችን ላይ ብዙ ማይፈጥነው ለዛ ዋይፋይ ግን በጣም የመስመር ዋይፋይ አለ። እሱ በጣም ፈጣን ነው

አዎ ስራዎቼን በቅድም ተከተል ነው ማስቀምጠውም የምሰራውም በዛ መሰረት ነው። ያው ሁሌ በቋሚነት የምሰራው ስራ አለ ጠዋት ጠዋት እንደገባው እሱን ስራ ቀድሜ እሰራለሁኝ። እሱን ከጨረስኩ በኋላ ደግሞ የምሰራውን ስራዎች መጀመሪያ ቢሮ እንደገባሁ አቅዳለሁኝ። በዛ ቅደም ተከተል መሰረት ነው የምሰራው

ከደንበኞቼ ጋር እገናኛለሁኝ ያው ብዙን ጊዜ ግን ከስራ ጋር የሚያገናኝ ነገር ካለ ነው የማገኛቸው። ከዛ ውጪ ከስራ ውጪ በሆኑ ነገሮች አላገኛቸውም። ግን ስራ ላይ የተገናኙ ስራ ቦታ ታዝዤ ከሆነ በዛ መሰረት ደንበኞቼን አገኛቸዋለሁኝ ከእነሱም ደግሞ ስለ ስራ አስተያየት እቀበላለሁ

ጉዞ አድርጌ ማቀው ብዙ ወደ ደቡብ ክፍል ሄጃለውኝ። የተለያዩ ዘመዶቼም እዛ ስላሉ እና የጊቢ ትምህርትም የተማርኩት እዛ ስለሆነ ሄጃለው ወደዛ አካባቢ ደስ ይላል። ብዙ ተፈጥሮ አለ። ተራሮች አሉ ወንዝ ጫካ ሁሉም ነገር በጣም ደስ ይላል እዛ

ያው የምወደው ልብስ ለኔ በደንብ በቃ እረፍት የሚሰጠኝ ልብስ ሲሆን ደስ ይለኛል። ከዛ ውጪ ደግሞ ብዙን ጊዜ ከአየር ሁኔታ ጋር ለምሳሌ ክረምት ከሆነ ትልልቅ ሹራቦችን አደርጋለሁኝ። በጋ ላይ ከሆነ ደግሞ ስስ ስስ ልብሶችን ግን ሰው ላይ ስላማረ ሳይሆን በራሴ አቋም የሚሄድ ከሆነ ወድጄ እለብሳለሁ

ቀርቀሃ በአካባቢያችን የለም። እኔ ያለሁት ከተማ ስለሆነ እዚህ ምንምሠ አይነት የለም። ግን ወደ ገጠር ስሄድ አያለሁኝ ለተለያየ ነገር ይጠቀሙታል። ለእነሱ አጥራቸውንም ይሰራሉ። ምግብ እሚያቀርቡበትንም እቃዎች ይሰራሉ መቀመጫ ይሰራሉ እሱን ተጠቅመው

መዝገቦችን አስቀምጣለሁኝ ምክንያቱም መዝገቦች ላይ ብዙ አይነት መረጃ ስለሚጻፍበት። መረጃው እንዳይጠፋ በተለይ አንዱን መዝገብ ከጨረስን ሌላ ይሰጠናል። ከቢሮ ያን ግን የተጠቀምንበትን በአግባቡ ነው የምናስቀምጠው። ምናልባት ሌላ ጊዜ እሱ ላይ የተጻፈው መረጃ ለስራችን ስለሚጠቅመን ማለት ነው

ከብዕርና ከእርሳስ ያው አሁን ላይ የምጽፈው በብእር ነው። አሁን ያው ብዙን ጊዜ በእርሳስ የምንጽፉት ህፃናት ናቸው። እኔ ግን ብእር ነው የምጠቀመው። እርሳስ ግን አንዳንዴ ምናልባት የምስላቸው ነገሮች ካሉ ለራሴ እጠቀማለሁ እንጂ በስራ ቦታ ላይ ብእር ነው የምጠቀመው

ወደ ስራ በሰአት ነው የምደርሰው። ያው አንዱ የስራ ምግባርም ግዴታም ስለሆነ። በሰአት እደርሳለሁ በተቻለኝ መጠን ሁሌ ሰአቴን አኩሬ ነው የምወጣው። ምናልባት አንዳንዴ የትራንስፖርት ችግር መንገድ ላይ አጋጥሞኝ ካልሆነ ስራ ቦታ አላረፍድም። ሰዓት በደንብ አከብራለሁኝ

ደሞዝ የሚሰጠን ያው ወር ከተዘጋበት ባሉ በአምስት ቀናት ውስጥ ይሰጠናል። ቋሚ ቀን የለውም ከአንድ እስከ አምስት ቀን ውስጥ ነው የሚሰጠን ከዛ ውጪ ደግሞ በየመሃል እንደ ስራችን የሚከፈለን ክፍያ አለ ከደሞዛችን ውጭ እሱን ደስ ባላቸው ቀን እንደ ስራችን ይሰጠናል።

ቤተ ላይ ብዙ ስራዎችን በተለይ ውጭ የሚሰሩ ስራዎችን እሰራለሁኝ። በብዛት ደግሞ ፀሀይ ላይ ብዙ መንቀሳቀስ አልወድም ግን ከዛ ውጭ ያሉትን ፀሀይ ሳይበዛ የተለያዩ ውጭ የሚሰሩ ስራዎችን እሰራለሁኝ። በሰፈርም እንቀሳቀሳለሁ ወደ ማታ

የደንበኛ እርካታን አሳውቃለሁኝ በተለይ ጥሩ አገልግሎት የሰጡኝ። ከሆነ ደንበኞችን ሲያስተናግዱ በአግባቡ የሚያስተናግዱ ከሆነ አድነቄያቸው ነው የሚሄደው። ምክንያቱም ማበረታታት ጥሩ ስለሆነ ሌላ ጊዜም ለኔ ብቻ ሳይሆን ለሌሎቹም ጥሩ አገልግሎት እንዲሰጡ ማለት ነው

በእጅ ማጨብጨብ አልወድም። ግን አንዳንዴ አስፈላጊ ሆኖ ሲገኝ ላጨበጭብ እችላለሁ። ግን ሁሌ አላጨበጭብም በብዙም ደስ አይለኝም እንደውም ይረብሸኛል። አንዳንዴ ሰውም እያጮኸ የሚያጨበጭብ ከሆነ ግን አስፈላጊ በሆነበት ሰዓት ብቻ አጨበጭባለሁ

በጣም ቀዝቃዛም በጣም ሙቀትም ከሆነ ደስ አይለኝም መካከለኛ የሆነ ሙቀት ያለበት አካባቢ እወዳለሁኝ። ከዛ ውጪ ግን በጣም ከሙቀት ቀዝቃዛ ይሻለኛል። ምክንያቱም ቀዝቃዛም አየር ከሆነ ወይ ልብስ በመደረብ የተለያዩ ሙቀት ያላቸውን ምግቦችን በመጠቀም መከላከል ስለሚችል ማለት ነው

የአትክልት ስራ እሰራለሁኝ አትክልት እንከባከባለሁ ጊዜ ሲኖረኝ ያው ብዙ ጊዜ ግን ያው በቂ ጊዜ አላገኝም አትክልት ለመንከባከብ የሚሆን ጊዜ አይኖረኝም። ግን ጊዜ ካገኘሁ ስራ ከሌለኝ እንከባከባለሁኝ። በተለይ ደግሞ አዳዲስ አትክልት መትከል በጣም ደስ ይለኛል

የቀረ ምግብ አልበላም ምክንያቱም ምናልባት በቀረ ምግብ ውስጥ ያው የተለያዩ ባክቴሪያዎች ሊኖሩበት ስለሚችሉ እነሱ ደግሞ የተለያዩ ህመሞችን ሊያመጡብኝ ሊያስከትሉብኝ ስለሚችሉ እነዚህ የቀሩ ምግቦች የንጽህና ጉድለትም ሊኖራቸው ስለሚችል ብዙ ጊዜ አልጠቀምም

የአካል ብቃት እንቅስቃሴ አደርጋለሁኝ። ያው ያው ብዙም ጎበዝ ባልባልም ግን በቻልኩት መጠን ቤት ውስጥ የሚከናወኑትን አደርጋለሁኝ አንዳንዴ በጣም ውፍረቴ ጨምሮ ከሆነም ለመቀነስ የሚያግዙኝን እንቅስቃሴዎችን አደርጋለሁኝ። ሰዓት ሳገኝ በጊዜ ከእንቅልፌም ከተነሳው እሰራለሁ

ከደንበኞቼ ጋር እሰራለሁኝ። ያ ከድርጅቱ ስራ ጋር የሚገናኙትን ስራዎች የተለያዩ አገልግሎቶችን ለደንበኛ ለደንበኛዎች እናቀርባለን። ከዛ ውጪ ደግሞ እነሱም ለእኛ መስራት ያለባቸው ነገር ከእነሱ እኛ የምናገኘው አገልግሎት ካለ ከእነሱ እንቀበላለን

ሰዎችን በአይን እመለከታለሁኝ። ያም ማለት አንዳንዴ አሁን በስራ ምክንያት በስልክ ብቻ የማወራቸው ሰዎች አሉ። ግን ከዛ ውጭ ጊዜ ሳገኝ ጊዜ ካለኝ የተለያዩ ጓደኞቼንም በአይን አገኛቸዋለሁ። ደግሞ ሰዓት አመቻችቼም በአካል አገኛቸዋለሁ

የስራ እድገት በደንብ እፈልጋለሁኝ። በተለይ ያው የቅጥር ስራ ላይ መቆየት አልፈልግም። የራሴን ስራ መጀመር ስለምፈልግ። እድገት ማለት የተለያዩ ክህሎቶችን ነው የማዳብረው በስራዬ ላይ። ያ ለነገ ለራሴ ስራ ስጀምር ስለሚያግዘኝ

የምመኘው ስራ አሁን ባለሁበት በደንብ ችሎታዬን አዳብሬ የራሴን ትልቅ ድርጅት እንዲኖረኝ እፈልጋለሁኝ። ያው ሶፍትዌር ላይ ነው የምሰራው። አሁን የምመኘው ትልቅ ድርጅት የተለያዩ ልጆችን የሚያሳትፍ ወጣጡ በሶፍትዌር ያላቸው እውቀት የሚያዳብሩበት ድርጅት መክፈት ነው የምፈልገው።

ጠዋት የምሰራው የመጀመሪያ ስራ የሚሆነው እቤት ውስጥ ስራ ከመግባቴ በፊት የማደርጋቸው ስራዎች አሉ። ከዛ ደግሞ ወደ መስሪያ ቤት እንደሄድኩኝ። በጠዋት ማለቅ ያለባቸው ስራዎች አሉ ማታ የሰራነውን ድጋሚ አይና አቅርባለሁኝ ማለት ነው። የመጀመሪያው የጧት ስራዬ እሱ ነው የሚሆነው

የስልክ ካሜራ እጠቀማለሁ ለተለያዩ ነገሮች ብዙም ጥራት ያለው ነው ምንም አይልም ጥራቱ አሪፍ ነው። እና የተለያዩ ነገሮችን ፎቶ ማስታወሻን ለማስታወሻነት ስለሚያገለግል የተለያዩ አዳዲስ ነገሮች ሲኖሩ በስልኬ እቀርጻለሁ

በጣም የምወደው ወቅት የጸደይ ወቅት ነው። ምክንያቱም የጸደይ ወቅት ላይ ብዙም ዝናብ የሚኖርበት አይደለም። እና ፀሀዩም አይከብድም ከዛ ደግሞ እንዳለ ለምለም ነው የሚሆነው መሬቶቹ አበቦችም ያሚያብቡበት ወቅት ነው። የተለያዩ መሬት ለሚሆንበት ወቅት ስለሆነ በጣም እወዳለሁ

የተወለድኩት አዲስ አበባ ውስጥ ነው። አዲስ አበባ የኢትዮጵያ ዋና ከተማ ነች። እዛ ነው የተወለድኩት። እና ከተወለድኩበት ጀምሮ አሁንም እዛው ነው የምኖረው። ግን ለትምህርት ወደተለያዩ የደቡብ ክፍል ሄጄ ነበር። እዛም ደስ ይላል ሰዎቹም ጥሩ ናቸው። አዲስ አበባ ብዙም ማህበራዊ ህይወት የለም ግን ደስ ይላል

በዱቄ መፍጨት አልችልም። ምክንያቱም ያው ብዙን ጊዜ ባህላዊ መፍጫዎችን እኛ አንጠቀምም። የምንጠቀመው በዘመናዊ ስለሆነ እዛው በዘመናዊ መፍጫ ነው የሚፈጨው እንጂ። ራሴ አልፈጭም። እዛ ሄዶ ነው የሚያስፈጩት እና እኔ ብዙም ልምዱ የለኝም

ልዩ ችሎቴ ብዬ የማስበው ቶሎ ከሰዎች ጋር መግባባት እችላለሁ እሱ ደግሞ በስራ ቦታ ለኔ በጣም ጥሩ እድል ሰጥቷል። ከብዙዎች ጋር ቶሎ መግባባት ስለምችል የተለያዩ ስራዎችን ተግባብቼ እሰራለሁኝ። አዲስ ነገርም ደግሞ ቶሎ የመልመድ ችሎታ አለኝ። እንደዛ ቶሎ ቶሎ አዳዲስ ነገሮችን ለምጄ ስራ ላይ አውላለሁ።

ያው ፀጉር ተንከባከቢዎችን በጣም እወዳቸዋለሁ። ምክንያቱም ለፀጉሬ ጥሩ እንክቡካቤ ስለሚያደርጉ ደንበኞቼም ናቸው። ሁሌ ፀጉሬ ላይ የተለያዩ ነገር መቀባትም እንዲንከባከቡ ስለ ሰፈልግ እነሱ ጋር ነው የምሄደው። ከዛ አጥበውኝ በደንብ ሰርተውኝ እመለሳለሁ።

ማሸነፍ እችላለሁኝ። በተለይ ደግሞ አንዳንድ ነገሮችን መተው ያለብኝ ነገሮች ካሉ አሳልፋቸዋለሁኝ። ካልሆነ ሁሌ ያን ነገር የማስብ ከሆነ ለኔ ለአይምሮዬ ለጤንነቴም ጥሩ ስላልሆነ ነገሮችን አሳልፋለሁ

ዋይፋይ በደንብ እጠቀማለሁኝ ምክንያቱም እኛ ስፍር የገመድ ዋይፋይ አለ በጣም ፍጣን ነው የተለያዩ ስራዎችን ለመስራት ስለሚያግዘኝ በደንብ እጠቀማለሁኝ። ስራ ቦታም የምንጠቀመው ዋይፋይ ነው ምናልባት አንዳንዴ መብራት ከጠፋ ብቻ የራሳቸውን ኔትወርክ እንትን ይሉናል እንጂ ከዛ ውጭ ዋይፋይ ነው የምንጠቀመው

የመንገድ ስም እኛ አካባቢ ያሉትን እናውቃ አቃቸዋለሁኝ። ከዛ ውጪ ግን ብዙ መንገድ አለው። ሁሉም የየራሳቸው ስም ይኖራቸዋል አንዳንድ መንገድ ደግሞ ስም የሌላቸውም አሉ ግን። በብዛት ከእኛ ስፈር ውጪ ያሉትን ታዋቂ የሆኑ መንገዶች ካልሆኑ በቀር አብዛኞቹን አላውቃቸውም

የምወደው መክሰስ ብዙውን ጊዜ ቀለል ያሉ መክሰሶች ሲሆን ደስ ይለኛል ከባድ ከሆነ አልጠቀምም። ግን ቀለል ያለ ከሆነ በተለይ ወይ ከሻይ ጋር የሚበሉ ምግቦች ሲሆኑ ቀለል ያሉ ምግቦች ሲሆን በጣም እወዳለሁ። ከዛ ውጪ ግን ከባባድ ምግቦችን ለመክሰስ አልጠቀምም

ብዙም ጊዜ ጠዋት የምበላው ምግብ ቀለል ያሉ ምግቦችን ነው ወይ ፍርፍር እበላለሁኝ አንዳንዴ ደግሞ እንቁላል ልበላ እችላለሁ። ሩዝም ምበላበት ጊዜ አለ። ያው የቀያየርኩኝ እበላለሁ ግን በጣም የምወደው አቮካዶ ስበላ በጣም ደስ ይለኛል አቮካዶ እና አትክልት ጠዋት ጠዋት ስመገብ በጣም ደስ ይለኛል

ብዙ ፍራፍሬ እወዳለሁኝ ግን በአንደኛነት የምወደው የፖም ፍራፍሬ እወዳለሁኝ ከዛ ቀጥሎ ደግሞ የብርቱካን እወዳለሁ ምክንያቱም ብርቱካን በጣም በጣም ጣእሙም አሪፍ ነው። ለጤንነታችንም በጣም ጥሩ ስለሆነ ብዙውን ጊዜ ብርቱካንና ከዛ አንዳንዴ ማንጎም እጠቀማለሁ

ያው የምመኘው የእረፍት ጊዜ ከበዓል ዉጪ የሆኑ እረፍቶችን እወዳለሁ። በዓል ላይ ሲሆን ብዙዉን ጊዜ የቤት ስራ ስለሚበዛብኝ በደንብ አላርፍም። ግን ከዛ ውጪ ያመት እረፍት ሲሰጠኝ በደንብ አርፋለሁ። የተለያዩ ሰዎች መጠየቅ ያለብኝ ቦታዎች እሄዳለሁኝ መግዛት ያለብኝን ነገሮችም ለመግዛት ጊዜ ስለሚሰጠኝ የአመት እረፍት እወዳለሁ

ቃሌን በደንብ ነው የምጠብቀው። የመጀመሪያው ቃል ለመጠበቅ የሚያግዘው ያው የማልችለውን ነገር ቃል አልገባም። ግን ለማድረግ የምችላቸውን ነገሮችን። ነው ቃል የምገባው በዛ መሰረት ደግሞ እፈጽማለሁኝ። እና ሌላ ሰው ቃል ገብቶ ሳይፈጽም ሲቀር በጣም ያናድኛል። ምክንያቱም ሰው የማይችለውን ነገር ቃል መግባት ስለሌለበት ማለት ነው

ማር በጣም ነው የምወደው ያው ግን ብዙ ሲበዛ አልወድም በመጠኑ እወዳለሁኝ። በተለይ ደግሞ የተለያየ ጊዜ ስታመም በደንብ ለጤንነት አሪፍ ስለሆነ በነጭ ሽንኩርት ቀላቅዬ እበላለሁ። ቶሎ ጉንፋንም ከያዘኝ ብርድም ከሆነ ቶሎ ስለሚያስታው እጠቀማለሁ።

ማብሰል እችላለሁኝ። ያው ጎበዝ ባልባልም ግን ለራሴ የሚሆነውን ነገር አበስላለሁ። ግን አንዳንዴ ማብሰል ደስ የማይለኝ ያው ሽታው ሰውነቴ ላይ ስለሚቀር ያን ነገር አልወደም። ፀጉሬ ላይም ሰውነቴ ላይም ሽታው የምግቡ ይቀራልና እሱ እሱ ነገሩ ያስጠላኛል። ከዛ ውጪ ግን ምግብ ማብሰል በጣም እወዳለሁ

ሽማግሌዎችን በደንብ ነው የማከብረው። የመጀመሪያው ማከብረው ለእነሱ እርዳታ መስጠት በምችለው ነገር ሁሉ ገንዘብ መስጠትም ካለብኝ ገንዘብ በመስጠት ስራ ማገዝ ካለብኝም ስራ በማገዝ በተለይ ስራ እንዲታገዙ ስለሚፈልጉ በስራ አግዛቸዋለሁ። ሌላ ደግሞ የተለያዩ የአውቶቡሶችን ስንጠቀም መቀመጫ ለነሱ በመስጠት አግዛቸዋለሁ

የስልኬ ባትሪ ብዙም ጊዜ ያው የሚወሰነው በአጠቃቀም ነው። ብዙ ካልተጠቀምኩኝ ሁለቱም ሶስቱም ቀን ይቆይልኛል። ግን ቀኑን ሙሉ እየተጠቀምኩኝ ከሆነ በአንድ ቀን ውስጥ ያልቃል። በተለይ ዋይፋይ አብርቼ ከሆነ ኢንተርኔት አብሮቼ ከሆነ ብዙ አይቆይልኝም። ግን ከዛው ዉጭ ይቆያል

የምሳ እረፍቴ አንድ ሰዓት ነው መስሪያ ቤት የሚሰጠን ትክክለኛው የእረፍት ጊዜያችን አንድ ሰዓት ብቻ ነው። ያው በዛ ሰዓት ምሳ እንበላለን ከጓደኞቼ ጋር አንድ ላይ ተሰብስበን ከዛም ምሳችንን ከበላን በኋላ ቡና ጠጥተን ያው ሰአቱም ቶሎ ስለሚደርስ ተመልሰን ወደ ስራ ገበታችን እንገባለን

ለመጽሐፍ የምጠቀመው የእጅ ጽሁፍ ከሆነ በቀኝ እጄ ነው የምጠቀመው። በግራ እጄ መጻፍ እችላለሁ ግን ብዙም በግራ እጅ ስጽፍ አልፈጥንም። እሱን ብቻ ሳይሆን ጹፌሞ አያምርልኝም። በቀኝ እጄ ከሆነ ግን በጣም እፈጥናለሁ ጽሁፌም ደግሞ የሚነበብና ቆንጆ ነው።

የስራ አሰራሮችን በደንብ ነው የምከታተለው። ምክንያቱም አንዳንዴ እኔ የምከተለው ስራ ልክ ላይሆን ስለሚችል። የተለያዩ ልምድ ያላቸው ሰዎች የሚያወጡት። የስራ አሰራሮች አሉ። እሱን እተገብራለሁኝ ለመከታተልም አዳዲስ ነገር ሲኖር ቶሎ ቶሎ ተከታትዬ በዛም መሰረተ እሰራለሁ።

ያው እኛ በምንሰራው ስራ የራሳችንን የስራ ልብስ የለንም ግን የምንለብሰው የራሳችንን ልብስ ነው። ግን ለስራ ቦታ የሚመጥን ልብስ ብቻ ነው እንድንለብስ የሚፈቀደው። ያ ማለት ያልተገላለጠ ብዙም ሰውነት የማያሳዩ ልብሶችን ነው። እንድንለብስ የምንደረገው

በጣም የምወደው እንስሳ ድመት ነች ያው የቤት እንስሳ ናት ድመት እሷንም እምወዳት ያው ቤታችን ውስጥ ድመት አለች። ብዙን ጊዜ ያው ብቸኝነት እንዳይሰማን ታጫውተናለች ስንገባ ደግሞ ጥሩ ሰላምታ ሰጥታ ነው የምትቀበለን። ቤት ውስጥም የተለያዩ ነገር በማድረግ ስለመታዝናናን ድመት እወዳለሁ

ከእንቅልፌ የምንሳው ከሰኞ እስከ ቅዳሜ ስራ ስለምገባ ሌሊት ነው የምነሳው አስር ተኩል ወይም አስራ አንድ ሰዓት እነሳለሁኝ። ከዛ ደግሞ እሁድ ከሆነ ትንሽ ቆይቼ ነው የምነቃው በደንብ እተኛለሁ ጠዋት። ከዛ ውጪ ግን በስራ ቀናት ላይ በጣም በሌሊት ነው የምንሰው

በስራ ጊዜ እረፍት አላደርግም ስራ ካለህ ግን ስራ የሌለን ሰዓት ከሆነ ስራዬን ከጨረስኩኝ ትንሽ እረፍት አደርጋለሁኝ። ከዛ ውጪ ግን በስራ ሰዓት ስራ እያለኝ ማረፍ ደስ አይለኝም ስራ ከጨረስኩ ግን። ያው የምሰራው ስራ ከሌለ እረፍት አደርጋለሁ ከዛ ውጪ ግን። በስራ ሰዓት አላርፍም

ውሳኔ መስጠት እችላለሁ ያው ውሳኔ መስጠት ላይ ጎበዝ ነኝ ምናልባት እኔ መወሰን የሚያስቸግረኝ ነገር ከሆነ የተለያዩ ሰዎችን ከእኔ የተሻለ መወሰን ላይ ጎበዝ የሆኑ ሰዎችን እጠይቃለሁ። ከዛ ውጪ ግን ከሆነ ራሴ ነኝ የምወስነው ውሳኔ ላይ ደግሞ በጣም ጥሩ ነኝ

የምችለው ሶስት ቋንቋዎችን እችላለሁ የመጀመሪያው አማርኛ በደንብ እችላለሁኝ። ከዛ እንግሊዘኛም እችላለሁኝ። ከዛ ደግሞ በሶስተኛነት ሀዲኛ ቋንቋ እችላለሁ። ሶስቱን ቋንቋዎች በደንብ እችላለሁኝ። አማርኛና እንግሊዘኛ መጻፍም ማንበብም እችላለሁ ሀዲኛ ግን ማውራቱን ብቻ ነው የምችለው

ሌሎችን ማስተማር በደንብ እችላለሁኝ ማስተማር ላይ ጎበዝ ነኝ። እንደውም አሁን አሁን ከስራ ከተመለስኩ በኋላ የማስጠናቸው ልጆች አሉ። እነሱን አስጠናቸዋለሁኝ። ያ ደግሞ ለኔ አሪፍ ነው ጥሩ የማስተማር ክህሎት ስላለኝ። በደንብ ሰዎችን አስተምራለሁ

አካባቢዬን በደንብ እወደዋለሁኝ። ያው ብዙ ስለቆየን እንደዚህ አካባቢ የአካባቢም ሰዎች ማህበራዊ ህይወት ጥሩ ነው። ከዛ ውጪ ደግሞ የተለያዩ አረንጓዴ ነገሮች አሁን አሁን። ያው ልማት ስላለ ብዙ አረንጓዴ ነገሮችም ስላሉ ውብ ነው። እና አካባቢን እወደዋለሁ

ትርፍ ጊዜን የማሳልፈው ብዙን ጊዜ ማህበራዊ ሚዲያ ላይ ነው። በትርፍ ሰዓት ማህበራዊ ሚዲያ አያለውኝ። የተለያዩ ደግሞ ድራማዎችን እመለከታለሁ። ከዛ ውጪ ቤት ውስጥ የሚሰሩ እንቅስቃሴዎችን ወይ ቤት ማጽዳት- ልብሶቼን ማጥፍ ቦታ እቃዎቹን መቀያየር በጣም ነው ደስ የሚለኝ።

ብስክሌት መጋለብ አልችልም። ሞክሬ ነበር የኮሮና ሰዓት ላይ ልጅ ሆኜ ባለ ይሄ ባለ ሶስት እግር ነው የሚባለው እሱን እጋልብ ነበር። ግን አሁን ካደኩ በኋላ ኮሮና ላይ ሞክሬ ስለወደቅኩኝ በጣም እፈራለሁኝ። እና ብስክሌት አልነዳም። ያው እስካሁንም ጠባሳው ስላለህ መሞከር እፈራለሁ

ኢሜል እጠቀማለሁኝ በብዛት ከ ከስራ ጋር የተገናኙ ነገሮች ከሆኑ በኢሜል ነው የምላላከው። የተለያዩ የስራ ሀሳቦችን ለመቀበል እና ደግሞ የተለያዩ ስራዎች አሁን በኢሜል የሚሰሩ ስራዎች ስላሉ ከስራ በተገናኘ ነገር በኢሜል እጠቀማለሁ

ብዙ ጊዜ የምወደው ጫማ ሽፍን ጫማ ሸራ ጫማዎችን በጣም እወዳለሁ ምክንያቱም በጣም እረፍት ስለሚሰጡ ሙቀት የማይበዛበት ወፍራም ጫማ አልወድም ስለሚሞቀኝ። ከዛ ውጪ ያሉትን ግን ሽፍን ጫማ ነው የምወደው። ክፍት ጫማ ብዙም አልወድም ሰፈር ውስጥ ካልሆነ ስራ ቦታ ክፍት ጫማ አድርጌ አልሄደም

ብዙ ሰነዶችን አዘጋጃለሁኝ ያው ብዙም ሆነ ትንሽ ግን በስራየ ላይ እንደተወሰነ ነው። አንዳንዴ በቀንም የምናዘጋጃቸው ሰነዶች ይኖራሉ። ከዛ ውጪ ግን ያው በስራው አስፈላጊ በሆነ ሰዓት ሰነዶችን እናዘጋጃለን። እና በአግባብ ባላቸው ቦታዎች እናስቀምጣለን

መብራት ሲቋረጥ የማደርገው የመጀመሪያው ያው ሌላ ስራ ከመብራት ጋር የማይገናኙ ስራዎችን ሌሎች ስራዎችን እሰራለሁኝ። የተለያዩ ብልሽትም ኖሮ ሊሆን ስለሚችል እሱን አጣራለሁ ሌላ ቦታ እንዳለ እኛ መስመር ላይ ብቻ እንደሆነ አጣራለሁኝ። ከዛ የኛ ንጹህ ከሆነ ያው እስኪመጣ እጠብቃለሁ

ይሄን ጥያቄ ለመመለስ በደንብ ጥያቄውን ለመረዳት ሞክሬያለሁ ግን ጥያቄው ግልጽ አይደለም ብዙ ትንሽ ሳለ ምንም አይነት ጥያቄው ግልጽ ስላልሆነ ለመመለስ አልቻልኩኝም። ያው ሞክሬ ነበር ለመረዳት ግን ስላልተረዳሁት ያው አልገባኝም ጥያቄው

ከአለቃችን ጋር ያለን ግንኙነት ያው ብዙ ጊዜ ከስራ ጋር የተገናኙ ነገሮች ላይ ብቻ ነው። የምንግባባው ያው በአለቃ ስለሆነች እሷን አከብራታለሁ ያዘዘችኝን ስራ። እሰራለሁ ከዛ ውጪ ግን ሌላ ግንኙነት የለንም በስራ ብቻ ነው የምንቀራረበው

የተበላሸ ነገር ማስተካከል እችላለሁ ያው እሞክራለሁ ሁሌ ለማስተካከል እኔ የምትለው ከሆነ በደንብ ጊዜ ሰጥቼ አስተካክላለሁ። ያው አንዳንዴ የተበላሸ ነገር ማስተካከል ትንሽ ትዕግስት የሚጠይቅ ነው። ያው በቀላሉ ላይስተካከልልን ስለሚችል ያው በትዕግስት አስተካክላለሁ

በጣም የምወደው ሽታ ብዙ ሽታዎችን እወዳለሁ ለምሳሌ የቡና ሽታ ሲቆላ በጣም ነው ደስ የሚለኝ። ከዛ ውጪ ደግሞ አንዳንድ ምግቦች ሲሰሩ ሽታቸው ደስ የሚል አለ። ከዛ ልብስ ላይ የሚደረጉ ሽቶዎች ከሆኑ ደግሞ ቀለል ያሉ ሽቶዎችን እወዳለሁ

ብዙም ጊዜ ወደ ገበያ የምሄደው እሁድ እሁድ ነው ያው ሌላ ጊዜ ስራ ላይ ስለመሆን ገበያ ለመሄድ ጊዜ አላገኝም። ከዛ ውጪ ግን እሁድ እሁድ እሄዳለሁኝ። በተለይ ለቤት አስቤዛ ለመግዛት ከእናቴ ጋር እሁድ ቀን ነው ሄደን የምንገዛው ከዛ ቀን ውጪ ባሉት ግን ያው ከስራ ጋር ስለማይመች አልሄድም

ሽቶ እጠቀማለሁኝ ያው የምጠቀመው ሽቶ አልቀያየርም አንድ የምጠቀመው በጣም የምወደው ዲርበዲ የሚባል ሽቶ አለ። እሱን ነው የምጥ የምጥየቀመው ያው ሌላ ሽታ የተጋነነ ነገር ከሆነ አልወድም። ያው እሱ ደግሞ ሽታው ቀለል ያለ ስለሆነ ሁሌ እጠቀማለሁ

በጣም የምወደው አትክልት ጥቅል ጎመን ነው ጥቅል ጎመን እና ካሮት በጣም እወዳለሁኝ። እነሱ ተቀላቅለውም ሲሰሩ ደስ ይለኛል። በዳቦ መመገብ ከዛ ውጪ ደግሞ በፓስታም ተደርገው ሲሰሩም። በጣም ደስ ይለኛል ወድጄው እበላለሁ። በሩዝም ከተሰራ በጣም ደስ ይለኛል

የጨረቃ ብርሃን ደስ ይለኛል ግን ያው እዚህ ከተማ ላይ ብዙም የጨረቃ ብርሃን። ለመለየት አይመችም ግን ወደ ገጠር ሰፋፊ ሜዳ ላይ ማታ ላይ ከተንቀሳቀስን በደንብ ነው። የጨረቃ ብርሃን የሚታየውና የተለየ ነገር አለው በጣም ነው ደስ የሚለው። በሱ መራመድ

አዎ ስሜት በፊቴ ላይ ይነበባል ብዙም ጊዜ። እኔ እንኳን ሳላስታውለው ሰው ምን ሆነሻል ብሎ እስኪጠይቀኝ ድረስ። ፊቴ ላይ ስናደድም ፊቴ ላይ ያስታውቃል። ስደሰትም በጣም ስለ ፈገግ ስለምል በደንብ ፊቴ ላይ ይነበባልና። አዎ ፊቴ ላይ ስሜቴን መደበቅ አልችልም

የጧት ተግባሮቼ የመጀመሪያው ከእንቅልፌ እንደተነሳሁኝ ምግብ አበስላለሁኝ ለቁርስ የሚሆነኝንም እናም ምሳ እቃ ለመያዝ የሚሆነኝን ምግብ እሰራለሁ። ከዛ በብዛት ማታ የሰራሁትን አሞቃለሁ ከዛ ወደ ስራ ቦታ ከገባሁ በኋላ በየጧቱ የምንሰራው ስራ አለ። እሱን እንሰራለን

በቤተሰብ የምንሰበሰበው ብዙ ጊዜ ማታ ማታ ላይ ምግብ በአንድነት እንመገባለን። ከዛ ውጪ ደግሞ በዓላት ቀን ላይ ሲሆን ሁላችንም ስለምንገኝ የቤተሰብ ጥሩ ጊዜ ይኖረናል። ያው አብዛኛውን ጊዜ ግን በአንድነት ማታ ላይ ነው መሰብሰብ የምንችለው

ታሪክ መንገድ በጣም ነው የምወደው። ያው በተለይ ደግሞ የሆነ የራሴን ያጋጠመኝን ያለፉ ነገሮች ያሳለፍነውን በተለይ በቤተሰብ ስንሰብሰብ ብዙ ያለፉ ነገሮችን ስለማስታውስ። ያለፉ ነገሮችን በደንብ አውቃለሁኝ በደንብ አስታውሳለሁኝ

ብዙ ጊዜ እድለኛ ነኝ፣ ግን ያው እጣ ላይ ምናምን ብዙ ጊዜ ጥሩ እድሎች ይደርሱኛል። ግን የተለያየ ሎተሪ ላይ እንኳን እድል የለኝም። ግን ከዛ ውጭ ስራዎች ላይ የተለያዩ ነገሮች ላይ እጣ ሲደረግ ለኔ ጥሩ እድል ነው የሚደርሰኝ። እንደውም ሰዎች በእኔ ቁጥር ያስመርጣሉ።

አዲስ ነገር መማር የምፈልገው የተለያዩ ክህሎቶችን አሁን በምሰራበት ስራ ላይ አዳዲስ ክህሎቶችን መጨመር ድሮ ከምችለው በላይ የእነዛን የምችላቸውን ክህሎት ለሌሎቹም ማስተማርና ያንን ደግሞ በደንብ ማወቅ የበለጠ መማር እፈልጋለሁ

ማታ ምግብ የምመገበው በጊዜ ነው ሰዓት ከሄደ አልመገበም ምክንያቱም ስተኛ እረፍት ስለማይሰጠኝ እንቅልፌንም ስለሚረብሸኝ። ማታ ላይ ምግብ አብዝቼ አልበላም ከበላሁም ደግሞ በጊዜ ከአንድ ሰዓት በፊት ምግብ ለመመገብ እሞክራለሁ። ቢያንስ ለምትኛት ከሁለት ሰዓት በላይ

ልብሴን የማሳጥበው በየሳምንቱ ወይም ደግሞ በሁለት ሳምንት ያው በየሳምንቱ ብዙ አይቆሽሽም ግን ያው ተሰብስቦ ስለሚታጠብ ሲታጠብ እሰጣለሁኝ። ከዛ ውጭ ግን ራሴ ማጥብ ከሆነ በወር አንዴም ካጠብኩ ይበቃል። ያው የታጠበውን ንጹህ ንፁህን ብቻ እለብሳለሁ ማለት ነው።

በልጅነቴ የምንኖርበት ቤት የነበረው ሰርቪስ ነው ሰርቪስ ነገር ናት። ከዛ ደግሞ ቀለም አለው አረንጓዴ ቀለም ነበረው ያው አሁን ላይ ተተቷል ግን ብሮ ከውስጥ አረንጓዴ ቀለም ነበር አስታውሳለሁ። ከዛ ውጪ ግን ያው ሰርቪስ ቤት ነች። በዛ ነበር ስንኖር የነበረው

የክላውድ ማከማቻዎችን እጠቀማለሁኝ በብዛት ፎቶ ማስቀምጠው ክላውድ ላይ ነው። ምክንያቱም ያው የተለያዩ ነገር እንዳይጠፋስ በስልክ ከሆነ ሊጠፋ ስለሚችል ፋይሎችን ክላውድ ላይ አስቀምጣለው እንዳይጠፋ ማለት ነው። የስራን ፋህሎች ፋይሎችን ሊጠፋ ስለሚችል ክላውድ ላይ እናስቀምጣለን።

ዶሮ የለንም ያው ለግቢያችን ብዙም ለዶሮ እርባታ ስለማይመች የለም። ግን ያው አመት በዓል ላይ ሲሆን ዶሮ እንገዛለን ብዙ አይቆይም ያው የሚታረድ ቀን ላይ ነው የምንገዛው። በዛ መንገድ ነው የምንጠቀመው እንጂ የዶሮ እርባታም ዶሮም ቤታችን ውስጥ የለም

የህዝብ ማመልልሾችን እጠቀማለሁኝ። ያው የግል መኪና ስለሌለኝ ብዙን ጊዜ ከአንድ ቦታ ወደ ሌላ ቦታ የምሄደው የህዝብ ማመላለሻዎችን በመጠቀም ነው። ምክንያቱም ያው ገንዘብ ለመቆጠብም ስለሚያግዘኝ እና ደግሞ ቶሎ ቶሎም ማግኘት ስለምችል። የህዝብ ማመላለሻዎችን እጠቀማለሁ

የሽያጭ ግቦች አሉ ያው ሽያጭ በተለያየ መንገድ ከስራችንም ጋር የሚገናኙ ስራዎች ስላሉ። ያው በየጊዜው ግብ እናወጣለን ያን ደግሞ መፈጸሙን በየጊዜው ደግሞ እናረጋግጣለን። ያው በግባችን መሰረት እንደሄድን። ያው መጀመሪያ ከመጀመሪያችን በፊት ሁሌ የራሳችን ግብ አለን

በመሬት ላይ መቀመጥ ደስ ይለኛል ያው ንጹህ ከሆነ መሬቱ በተለይ ቤት ከሆንኩኝ ብዙን ጊዜ መሬት ላይ ነው የምቀመጠው። ምንጣፍ ነገር ወይም መቀመጫ ትንሽዬ የሚነጠፍ ነገር አነጥፍና እቀመጣለሁኝ ደስ ይላል። ያው ቅዝቃዜውም ሁሉም ነገሩ በደንብ ደስ ስለሚለኝ መሬት ላይ እቀመጣለሁ

ቅሬታዎችን ማስተናግደው የመጀመሪያው ተረጋግቼ ሰዎቹን ለመስማት እሞክራለሁኝ። እና ያው ቅሬታቸው ትክክለኛ ነገር ነው ወይስ ስሜታዊ ሆነው ነው የሚለውን ነገር እለያለሁኝ። እና ቅሬታቸው አግባብነት ያለው ከሆነ ተረጋግቼ ሰምቼ ምላሽ እሰጣቸዋለሁ። ከዛ ግን ስሜታዊ ሆነው ከሆነ እንዲረጋጉ አደርጋቸዋለሁ

የስራ ጊዜ ገደብ ያው ብዙን ጊዜ የስራ ገደብ አለን ስራ የምንወጣበት ሰዓት አለ። ከዛ ግን ከዛ ውጪ የሆኑ ነገሮችን ምናልባት ከአስራ ሰዓት ውጪ ከመደበኛው ስራ ውጭ የምንቆይባቸው ጊዜያቶች ይኖራሉ። ያው እሱን ደግሞ የሚወስኑት ሀላፊዎች ናቸው። በዛ መሰረት የምንቆዩ ከሆነም እንቆያለን

ነገሮችን በስርዓት ነው ማስቀምጠው ካልሆነ ቤትም ሲዝረከረክ መስሪያም ቤትም ቢሆን ዝርክርክ ሲል ደስ አይለኝም ለዛ ስርዓት ባለው መንገድ ቁም ሳጥን ውስጥም መደርደሪያ ላይም ማስቀመጥ ያለብኝን በስርዓቱ አስቀምጣለሁ። ከዛ ደግሞ እንዳይዝረከረክ የቻልኩትን ያክል እሞክራለሁ

ከቤትና ውጭ ከመሆን እኔ ብዙን ጊዜ የምመርጠው። ቤቴ መሆን ነው ያው የቤት ሰው ነው የምባለው። ያው ከስራ ሰዓት ውጪ የሆኑትን ሰዓታት። ቤት ውስጥ ነው ማሳለፈው። የእረፍት ቀኔንም በብዛት እቤት ነው የምሆነው። እንደውም ጓደኞቼ መውጣት ስለማልፈልግ አንዳንዴ ቤት መጥተው የሚያገኙኝ ጊዜ አለ። ያው ብዙ ጊዜ ቤት ነው መሆን የምወደው

በገበያ ዋጋ መደራደር ላይ ጎበዝ አይደለሁም። እና ቋሚ ሂሳብ የጻፉበት ቦታ ላይ ሄጄ መግዛት ነው የምወደው። ምክንያቱም ተከራክሬ ዋጋ አስቀንሼ መግዛት አልችልም። ብዙ ሰው እኔን ስለሚሸውዱኝ። እዛ ለመደራደር ሳይሆን ቋሚ ሂሳብ የተጻፈበት ቦታ ሄጄ መግዛት ነው የምወደው

ማደንዘዝ አልወድም ምክንያቱም ያው ልክ ነው ብዬ ስለማላስብ ያው ሰው መደንዘዝ የሚፈልገውን ነገሮችን ለመርሳት ይመስለኛል። እኔ ግን ያው ነገሮችን መርሳት ላይ መፍትሄ አለው ብዬ አላምንም። ባይሆን የሆነ ችግር አጋጥሞ ከሆነ ለችግሩ መፍትሄ መፈለጉ የተሻለ ነው ብዬ ስለማመን ማለት ነው

ቅርጫት አለኝ አዎ ቅርጫት ያው ብዙ ጊዜ የምጠቀመው ቆሻሻ ለማስቀመጥ ነው። እና በየ በየ ክፍላችን ቅርጫት ይቀመጥልናል አነስ አነስ ያሉ ቅርጻቶች። ደረቅ ቆሻሻ ከሆነ እዛ ውስጥ ነው የምናስቀምጠው ከዛ ሊ ሲሞላ እንወስዳለን ማለት ነው

ስጦታ መስጠት በጣም ነው የምወደው። እና ስጦታ ስሰጥ ደግሞ ትኩረት አድርጌ ነው የምገዛው እንጂ ያገኘኸው ትንቃ ሁሉ ለስጦታ አልገዛም። መርጬ በተለይ ደግሞ ሰውየው ሊያስታውስ የሚችል አይነት ስጦታ። እና ለየት ያለ ሌሎች ሊሰጡ የማይችሉትን ስጦታ መስጠት እወዳለሁ።

ዛሬ የአየር ሁኔታ ትንሽ ቀዝቀዝ ያለ አየር ነው ያለው። ያው ፀሀይ አለ ግን ቤት ውስጥ ሲኮን በጣም ይቀዘቅዛል። ፀሀይ ላይ ደግሞ ትንሽ ሙቀት አለው። ያው ቅልቅል ያለ አየር ነው ያለው ግን ቤት ውስጥ ስለሆንኩኝ አሁን ትንሽ የመብረድ ነገር አለው ትንሽ ቀዝቃዛ አየር ነው ያለው

አዎ ቅጽል ስም አለኝ። ያው ቅጽል ስም የሚጠሩኝ ቤተሰቦቼ ናቸው። ከዛ ውጪ ደግሞ የልጅነት ጓደኞቼ አብሮ አደጎቼ አሉ። እነሱ በቅጽል ስም ነው የሚጠሩኝ ከዛ ውጭ። ቅጽል ስሜን ያው ሌላ ስራ ቦታ ብዙ ሰው አያውቀውም። ግን የቅርብ ጓደኞቼ ያውቃሉ

ያው የምልከው የኢሜል ብዛት የምወስነው። ያው በስራ ሁኔታ ላይ ይወሰናል። ብዙ ኢሜል መላክ ያለብኝ ቀናቶች ይኖራሉ። በዛን ቀን ብዙ እልካለሁ ከዛ ውጪ ግን አብዛኛውን ጊዜ። ከአስር የማይበልጥ ኢሜል ነው በአንድ ቀን ውስጥ። የምልከው ግን ያው እንደ ስራው ሁኔታ ብዙ የምልክበት ቀንም አለ

ከስራ ሰዓት በኋላ የምሰራባቸው ጊዜያቶች አሉ። በዋናነት ያው መደበኛ የስራ ሰዓት አለ። ከዛ ውጪ ግን የትርፍ ሰዓት ስራዎችንም እንሰራለን። ያው ግዴታ መጨረስ ያለባቸው ስራዎች ካሉ። ከመደበኛው ስራ ትንሽ ቆይተን የተለያዩ የትርፍ ሰዓት ስራዎችን እንሰራለን

በመንገድ ላይ ምግብ መግዛት አልወድም። ምክንያቱም ብዙውን ጊዜ በመንገድ የሚጠባበሱ ምግቦች ዘይታቸው ጥሩ ስለማይሆን። ምክንያቱም አንድ ዘይት በጣም ከፍተኛ ሙቀት ባለበት በተደጋጋሚ ከተቀቀለ ወደ መርዛማነት ስለሚቀየሩ ለጤንነቴ ጥሩ ስላልሆነ። የመንገድ ምግቦችን አልጠቀምም

ገንፎ እበላለሁኝ በጣም ነው የምወደው በተለይ ክረምት ከሆነ ቀዝቃዛ አየር ከሆነ ለሙቀት በጣም ጥሩ ስለሆነ የገብስ ገንፎ እበላለሁኝ። ያ ለቅዝቃዜውን ለመከላከል ስለሚያግዘኝ። እበላለሁ አንዳንዴ ደግሞ መክሰስ ሰዓትም ገንፎ የምበላበት ጊዜ አለ።

በድን ቋንቋ አምናለሁኝ ምክንያቱም በዋናነት የቋንቋ አስፈላጊነት ሰዎችን ለማግባባት እስከሆነ ድረስ እና ይሄም ቋንቋ ደግሞ ሰዎች ሀሳባቸውን ማስተላለፍ እርስ በእርስ ማግባባት እስከቻሉ ድረስ ይሄ ቋንቋ ትክክል ነው ብዬ አስባለሁኝ። ምክንያቱም ሰዎች ስለተግባቡበት ማለት ነው

ከጥላና ከፀሀይ እኔ የምመርጠው ጥላ ነው። ግን አንዳንዴ በጣም ጠዋት ከሆነ የጠዋት ፀሀይ ደስ ትላለች ግን ከዛ ውጪ ፀሀይ ላይ መጓዝ አልችልም ያው ጥላ ግዴታ ነው። እና በጥላ ቦታ እየመረጥኩኝ ነው የምራመደው ፊቴም ብዙ ፀሀይ ስለማይችል ብዙን ጊዜ ጥላ ነው የምመርጠው

ማታ ከስራ በኋላ የማስጠናቸው ልጆች አሉ። እነሱን አስጠናቸውና እሱን እንደጨረስኩ ወደ ቤቴ መጥቼ ከቤተሰቡ ጋር ጥሩ ጊዜ ማሳለፍ በጣም ነው የምወደው። ያው የተለየ የምሰራው ስራ የለኝም ግን ከቤተሰብ ጋር እያወራን እንቆያለን። ከዛ ምግብ በልተን ያው በማህበራዊ ሚዲያ የምከታተላቸውን ነገሮች አይቼ እተኛለሁ

በአንድ ጊዜ ብዙ ስራዎችን አስተናግዳለሁኝ። ያ ግዴታ በሚሆንበት ሰዓት ብዙ ጊዜ ግን አንድ ስራ ላይ ትኩረት ስጥቼ መስራት ነው የምወደው። ግን ግዴታ ብዙ ስራዎችን ማስተናገድ ያለብኝ ጊዜም ከሆነ ያው ለመቆጣጠር እሞክራለሁኝ። እችላለሁ።

የሞባይል ዳታ እጠቀማለሁኝ ግን የብዙን ጊዜ መብራት ከሌለ ብቻ ነው። የሞቢል ዳታ የምትጠቀመው ከዛው ዉጭ ግን ዋይፋይ ነው የምትጠቀመው በስራ ቦታም። እቤቴ ውስጥ ስሆንም በሁለቱም ሰዓት መብራት ካለ ዋይፋይ ነው የምጠቀመው። መብራት ከሌለ ግን አስፈላጊ የሆኑ ነገሮች ላይ የሞባይልያ ዳታ እጠቀማለሁ

አዳዲስ ቴክኖሎጂዎችም መማር በጣም ነው የምወደው። ምክንያቱም አሁን ያለንበት ጊዜ የቴክኖሎጂ ጊዜ ላይ ስላለን አዳዲስ የመጡት ቴክኖሎጂዎችን በደንብ እጠቀማለሁኝ። ምክንያቱም እነዚህ ቴክኖሎጂዎች የተለያዩ ችግሮችን ለመፍታት ጥሩ ስለሆኑ ችግሮችን ለመፍታት ቴክኖሎጂ ይጠቀማሉ

ያው ቁጥሮችን ለመምረጥ የተለየ አመለካከት የለኝም ለሁሉም ቁጥሮች ግን እንደየሁኔታው ይወሰናል። ለምሳሌ በትምህርት ከሆነ አንደኛ መውጣት ስለምወድ አንድ ቁጥርን እወዳለሁኝ። እና ለተለያዩ እድሎችም ከሆነ ያ እድሉ የሚወጣበት ቁጥር ላይ እወዳለሁ። እንጂ ለቁጥሮች የተለየ አም ለይቼ የምወደው ቁጥር የለኝም

ወደ ስራ ስሄድ የምለብሰው ልብሶች አግባብነት ያላቸው ልብሶች ናቸው። ያም ከስራ ባህል ውጪ የሆኑ ልብሶችን አልለብስም። ለምሳሌ በጣም አጫጭር የሆኑ የተገላለጡ ልብሶችን ማድረግ በስራ ቦታ ስለማይፈቀድ አንለብስም። ምክንያቱም የተለያዩ ደንበኞችን ለማስተናገድ ስለማይመች ማለት ነው

ወደ መናፈሻ ብዙን ጊዜ የምንሄደው እረፍት ላይ የምሆኑበት ሰዓት ላይ እሄዳለሁኝ። አንዳንዴ ደግሞ እሁድ ቀን ሌላ ስራ ከሌለኝ ከታናናሾቼ ጋር እንሄዳለን። ከዛ ውጭ ያው ብዙን ጊዜ ከስራዬ ጋር እረፍት ስለማላገኝ በስራ ብዙን ጊዜ ትርፍ ጊዜ ስለማይኖረኝ አልሄድም። ግን ትርፍ ጊዜ ሲኖረኝ እሄዳለሁ

የስራ ጊዜ ምንድነው? በጠዋት እንደሄድን በጋራ የምንሰራቸው ስራዎች ይኖራሉ። ከዛ ውጪ ደግሞ ግምግማ ይኖራል ያ ማለት አንዱ የሰራውን ስራ ሌላኛው ድጋሚ ያየዋል ያው በስራ ላይ ስህተት እንዳይኖር ማለት ነው። እኔም ደግሞ ሌሎች የሰሩትን እገመግማለሁ በዛ መንገድ ጥራት ያለው ስራ እንሰራለን

ጾም እጾማለውኝ ያው የኛ ጾም የሚለየው ጾም ላይ ስንሆን መጸለይ አለብን። ደግሞ የተለያዩ ስርዓትን የሌላቸውን ነገሮች ማድረግ የለብንም። ያው ምግብ ብቻ ሳይሆን የተለያዩ መቆጠብ ካለብን ነገሮች እቆጠባለሁኝ ከዛ ደግሞ እጸልያለሁ።

የሙዚቃ መሳሪያዎችን መጫወት አልችልም ግን በጣም እወዳለሁ እሞክራለሁ ቤት ውስጥም አለን። ጊታር አለ እሱን ለመጫወት እሞክራለሁ። ከዛ ውጪ ግን ብዙም ጎበዝ ምባል አይነት የሙዚቃ ተጫዋች አይደለሁም። ግን እሞክራለሁ ለራሴ ትርጉም ሚሰጠኝን ያክል መጫወት እሞክራለሁ

ቅዝቃዛ የአየር ሁኔታ አልወድም ይከብደኛል። እና እንደውም ቅዝቃዜ ከሆነ ስራ ራሱ የመስራት እንትኑ አይኖረኝም ፍላጎቱ አይኖረኝም። እና ያው ቀዝቃዛ አየር ከሆነ ደራርቤ ነው የምለብሰው። ከአንድ ቦታ ድሌላ ቦታ ለመንቀሳቀስ የሚከብደኛል እና ቅዝቃዛ አየር በአጠቃላይ አልወድም

ሩዝ በጣም ነው የምወደው ምክንያቱም ሩዝ በተለያዩ ነገር አድርገን መብላት እንችላለን ለምሳሌ በፍርፍርም አድርገን መብላት እንችላለን በተለያዩ አትክልቶችንም አቀላቅለን መብላት እንችላለን። ምንም ሳንጨምር ብቻውን ደግሞ መብላት የምንችለው ቀላል ምግብ ስለሆነ በጣም እወዳለሁ

ኮፍያ ማድረግ በጣም ነው የምወደው ምክንያቱም ኮፍያ በተለይ ደግሞ ፀሀይ ላይ ከሆንኩ ዣንጥላ ካልያዝኩኝ በኮፍያ ፀሀይ ለመከላከል እጠቀማለሁ ሌላ ደግሞ ፀጉሬን መልቀቅ ስፈልግ ኮፍያ ሳደርግበት የበለጠ ውበት ስለሚጨምርልኝ ኮፍያ አደርጋለሁ።

የቪዲዮ ጥሪ ማድረግ አልወድም። ግን አንዳንዴ ጥሪ አደርጋለሁኝ አስፈላጊ የሆኑ ለምሳሌ ከቤተሰብ ትንሽ ርቄ ያለውበት ሰዓት ከሆነ ቤተሰቦቼን ለማውራት እጠቀማለሁኝ። እና አንዳንዴ ደግሞ ያው ስራ ቦታ ላይ የተለያዩ ማሳየት ያለብኝ ማስረዳት ያለብኝ ነገሮች ከሆኑ የቪዲዮ ጥሪን እጠቀማለሁ

የድሮ ፎቶዎችን መያዝ በጣም ነው የምወደው ይዘለሁኝ ብዙ ነገር ስለሚያስታውስ። በተለይ የልጅነት ፎቶዎች ካገኘው ቶሎ ነው ክላውድ ላይ ማስቀመጠው ምክንያቱም እንዳይጠፋ ማስታወሻዎች ስለሆኑ። በተለይ የልጅነት ፎቶዎች ካገኘው ቶሎ ነው ክላውድ ላይ ማስቀመጠው ምክንያቱም እንዳይጠፋ ማስታወሻዎች ስለሆኑ

እሳት ለማንደርድ የምትጠቀመው ሻማ እና እንጨት እጠቀማለሁኝ ያው በክርቤት ነው የምለኩሰው። ከዛ ደግሞ በተለይ ክረምት ከሆነ እንጨቱ እርጥብ ስለሚሆን ስለሚያስቸግረኝ። ጋዝ እጨምርበታለሁ። በጋ ላይ ከሆነ ግን እንጨቱ ደረቅ ስለሚሆን ብዙም አያስቸግርም። በእንጨት ብቻ እሳቱን እለኩሳለሁ

ግጭቶችን ማስተካከል እችላለሁኝ። ያው የመጀመሪያው ግጭቶችን ለማስተካከል ችግሩን ወይም የግጭቱን መንስኤ በደንብ ማወቅ ያስፈልጋልና በትኩረት መንስኤውን ለማወቅ እሞክራለሁ። ከዛ ካወኩኝ በኋላ መፍትሄ እፈልግለትና በዛ መፍትሄ መሰረት ግጭቶቹን አስተካክለን እንሄዳለን። ማለት ነው።

ብዙ ጊዜ ጭንቀት ሲሰማኝ መታጠብ ደስ ይለኛል ያው ቀለል ያደርጋል መታጠብ በቀዝቃዛ ውሃ ፊቴንም ሰውነቴንም እታጥባለሁኝ። ከዛ ውጪ ደግሞ በተቻለኝ መጠን ከምንም ነገር እርቄ መተኛት ነው የምወደው። አንዳንዴ ያው በጭንቀት ላይ እንቅልፍ ላይወስድ ይችላል ግን ለኔ እንደ መፍትሄ መተኛት ደስ ይለኛል

በመስመር ላይ እገዛለሁኝ። ያ ማለት የተለያዩ ማስታወቂያዎችን አይቼ ትክክለኛ ነገር ከሆነ ከዛ ደግሞ ሰዎች የሚጽፉትን አስተያየት በደንብ እከታተልና ያን አይቼ ትክክለኛ ነገር ከሆነ ምንም ውሸት የሌለበት ነገር ከሆነ በመስመር ላይ እገዛለሁ

በእግሬ የምሄድበት ርቀት ያው ለክቼ በስራቱ አላውቅም ግን እንዲሁ ብዙ ርቀት ግን መጓዝ አልችልም። ግን ፀሀይ የሌለበት ጊዜ ከሆነ ችግር የለውም። እንቀስ እያልኩኝ ረጅም ርቀት መሄድ እችላለሁ። ቢያንስ ለሰላሳ ደቂቃ ወይ ለአርባ ደቂቃ ምንም ሳይደክመኝ እንቀሳቀሳለሁ። ከዛ ውጪ ግን ፀሀይ ሰዓት ከሆነ በእግር መሄድ አልችልም

በመስመር ላይ ቪዲዮዎችን እመለከታለሁኝ። ያ ማለት አስፈላጊ የሆነ አንዳንዴ በመስመር ብቻ የሚተላለፉ ቪዲዮዎች ከሆኑ እና በዛ ሰዓት እኔስ ሌላ ስራ ተደራቢ ስራ ከሌለኝ። በመስመር ላይ የሚተላለፉ ቪዲዮዎችን አያለሁ። እና ያው የማይቀመጡ አይነት ቪዲዮዎች ከሆኑ እዛ ማየት ደስ ይለኛል

በሰፈራችን ላይ ያሉ ገበያዎች ዋጋቸው በጣም ጥሩ ነው በቅናሽ ነው እቃዎችን የምናገኘው። ግን የፈለግነውን እቃ አናገኘውም። ያው የተለያዩ የተፈጥሮ አትክልቶች ከሆኑ በደንብ እናገኛለን። ከዛ ውጪ ግን ብዙ የገበያ ላይ የምንፈልገውን እቃዎች አናገኝም። ግን ዋጋው ጥሩ ነው

የቤት እንስሳ አለ፤ ድመት አለችን በጣም ደስ የምትል ድመት ናት፤ ከሰው ጋር ተግባቢ ናት እና ደግሞ እኛ ያልሰጠነውን ምግብ አትነካም፤ ምግብ አታበላሽም፤ እኛ ስንሰጣት ብቻ ነው የምትመገበው፤ እና ጫዋ ናት ቤትም ስለማታቆሽሽ በጣም ነው የምንወዳት።

በምንጣፍ ላይ እቀመጣለሁኝ በጣም ነው በምንጣፍ መቀመጥ የምወደው እቤት እንኳን ስቀመጥ ወንበር እያለ እንኳን እኔ በወንበር መቀመጥ ደስ አይለኝም ምንጣፍ ላይ ስቀመጥ ስለሚቀዘቅዘኝ በጣም ነው የምወደው እንደፈለኩ ሰውነቴንም እንደፈለኩ እግሬንም ዘርግቼ ስለምቀመጥ ደስ ይለኛል።

ከቤቴ ስራ ቦታዬ። ሁለት ታክሲኖ የሚይዘው ያ ማለት የተወሰነ ኪሎሜትሩን በርግጥ ይሄን ያክል ነው ብዬ ባላውቅም። መንገድ ካልተዘጋጋ ግን በአስር አስራ አምስት ደቂቃ ላይ በአስራ አምስት ደቂቃ እደርሳለሁኝ። መንገድ ከተዘጋጋ ግን አንዳንዴ አንድ ሰዓትም ሊወስድብኝ ይችላል

በመስመር ላይ የተለያዩ ሙዚቃዎችን እሰማለሁኝ። በተለይ ቀስ ያሉ ሙዚቃዎች ከሆኑ የተለያየ ስራ እየሰራው ቤት ውስጥ ከሆንኩኝ ሌሎች ስራዎችን በጅ የሚሰሩ ስራዎችን እየሰራሁ። የመስመር ሙዚቃ እከፍትና ያንን እያዳመጥኩኝ ሌላ ስራ ደግሞ ከጎን እሰራለሁ

ሹራብ መስፋት እችላለሁ። ግን ፈጣን አይደለሁም ሹራብ ስሰራ ትንሽ ስለምቆይ ቶሎ ይሰለቸኛል። ግን ያው ጊዜ ካለኝ ለራሴ ሽራቦችን እሰራለሁኝ። እና ደግሞ ሌላ ሰውም እየሰራ ከሆነ አግዛለሁ። ግን ትንሽ በፍጥነት መስራት አልችልም

ድንጋይ አልሰበሰብም። ግን ደግሞ አንዳንዴ አስፈላጊ ከሆነ ምናልባት ቤት ውስጥ የተለያዩ ስራዎችን ለመስራት የሚያስፈልግ ከሆነ እንሰበስባለን። ከዛ አስወላጊውን ስራ ቤት ውስጥ እንሰራለን። ከዛ ውጪ ግን ሌላ ሌላ ነገር ስለማያስፈልገኝ አልጠቀምም

ሃይማኖታዊ ግብሮችን አከብራለሁኝ ምክንያቱም ያንን በማደርግበት ጊዜ ደስስ ለሚለኝ። እና ደግሞ ስለሚያረጋጋኝ የሃይማኖታዊ ነገሮችን ማድረግ በጣም እወዳለሁ። በተቻለኝ መጠን ሃይማኖታዊ ግብር አከብራለሁኝ።

ማዕድናትን እጠቀማለሁኝ። በተለይ ደግሞ ለጤንነት ጥሩ የሆኑ ማዕድናት። በተለያየ ነገር ተዘጋጅተው የምንጠጣቸው አሉ፤ በተለያየ ነገር በማቀላቀል እጠቀማለሁኝ፤። ከዛ ደግሞ አንዳንድ ማዕድናትን ለጌጣጌጥ የምንጠቀማቸው አሉ። እነሱንም እጠቀማለሁ፤

ምግቤን ለሌሎች ማካፈል በጣም ነው የምወደው። በተለይ ደግሞ ለተቸገሩ ሰዎች። ምግብ ማካፈል በጣም ደስ ይለኛል። ምክንያቱም አንዳንድ ሰው የሚበላውን አጥቶ የሚቸገር ሰው ስላለ። ለነዛ ሰዎች በተለያየ መንገድ አካፍላለሁኝ ከዛ ውጪ ደግሞ ከስራ ባልደረቦቼ ጋር ምግብ አንድ በአንድነት በመካፈል እንበላለን

ሰንደም እለብሳለሁኝ በተለይ ቤት ውስጥ ከሆነ በሰንደል ነው የምንቀሳቀሰው። ከዛ ውጪ ግን ስራ ቦታ ወይም ሌላ ሩቅ ቦታ የሚሄድ ከሆነ ሰንደል አላደርግም ምክንያቱም ለእግሬ ብዙም ስለማይስማማኝ። ቤት ውስጥ ግን በደንብ እረፍት ስለሚሰጠኝ ሰንደል ነው የምለብሰው

ብዙ ጊዜ ዝናብ ሲዘንብ የማደርገው ቤት ውስጥ ሚሰሩ ስራዎችን ነው የምሰራው። የውጭ ስራዎችን አልሰራም ምክንያቱም ዝናብ ላይ ለመንቀሳቀስ ስለማይመች። ግን ቤት ውስጥ የሚሰሩ ስራዎች ከሆኑ ቤት ውስጥ ማጽዳት ሊሆን ይችላል ቤት ማስተካከል እና ወይም ምግብ ማብሰልም ከሆነ ዝናብ እየዘነበ እነሱን ስራዎች መስራት ደስ ይለኛል

ውሃ ማምጣት ብዙም አላውቅም ግን ብዙን ጊዜ የውሃም ከጠፋች በመኪና ነው አስደውለን የምናስመጣው። ከዛ ውጪ ግን ለመጠጥ የሚሆን የሃይላንድ የታሸጉ ውሃዎችን ከሆነ እነሱን ቅርብ ካለ ሱቅ አመጣለሁኝ። ከዛ ውጪ ግን ሩቅ ሄጄ ውሃ ቀድቼ አላውቅም

የምወደው ፊልም ረቡኒ የሚባል ፊልም አለ የአማርኛ ነው ብዙ ትምህርት አስተማሪ ነው እንደዛውም ደግሞ የእውነት ታሪኩም እውነት ላይ የተመሰረተ ስለሆነ በደንብ ዋጋ መክፈል ላለብን ነገር ዋጋ እንድንከፍል ነገሮችን ደግሞ እንዴት እንደምንማር የሚነግረን ፊልም ስለሆነ በጣም እወደዋለሁ።

የጎረቤት ድምጽ ብዙም አይሰማም ቤት ውስጥ የሚያወሩ ከሆነ ግን እነሱ ከቤት ወጥተው ግቢያቸው ውስጥ የሚያወሩ ከሆነ በተለይ ደግሞ ህፃናቶቹ ወጥተው ሲያወሩ እየጮሁ ስለሚያወሩ የህፃናቶቹ ድምጽ ይሰማል። ከዛ ውጪ ግን አዋቂዎቹ የሚያወሩት ድምጽ ብዙም አይሰማም።

በመታጠቢያ ቤት ውስጥ መዘመር በጣም ነው የምወደው። በተለይ ረጅም ሰዓት የምቆይባቸው ጊዜያቶች አትሁድ ለምሳሌ እየታጠብኩ የተለያዩ የምትቀባቸው ነገሮች ካሉ። እሱን ስቀባ መቆየት ስላለብኝ። በዛ ሰዓት የተለያዩ መዝሙሮችን በስልኬ እከፍትና እየዘመርኩኝ ሰዓቱ እንዲሄድ እጠብቃለሁ

ብዙ ጣፋጭ ምግቦችን እወዳለ፤ ግን ከዛ ውስጥ በዘይት የሚጠበሱ ምግቦችን በጣም እወዳለሁ፤። ለምሳሌ ሳምቡሳ በጣም እወዳለሁ፤። እሱን በተለያዩ ነገር ቀብቼ የምበላቸው ነገሮች ካሉ ወይ ቸኮሌትም ሊሆን ይችላል። ወይም ደግሞ ካቻፕ እሱን ቀብቼ ስበላ በጣም ደስ ይለኛል

የውተት ተዋፅቸው በጣም ነው የምወደው። እርጎም በጣም እወዳለሁኝ ከዛ ውጪ ደግሞ። አይብ ምግብ በጣም ነው የምወደው በተለይ በቁጭው ሲቀርብ በጣም ነው የምወደው። እና ደግሞ በጎመንም ተሰርቶ የሚቀርብ አይብ አለ እሱን በጣም እወዳለሁ። ቅቤም ደግሞ በተለያዩ ነገር ተቀላቅሎ ሲቀርብ መመገብ በጣም ነው ደስ የሚለኝ

እንደገና ጥቅም ላይ ነገሮችን ማዋል በጣም ነው የምወደው ጥሩ፤ ነገርም ነው ምክንያቱም አንዳንድ ነገሮች ለአንድ ነገር ከተጠቀምን በኋላ ድጋሚ ለሌላ ነገር መጠቀም እንችላለን፤ ከመጣል ይልቅ ነገሮችን ድጋሚ እንደገና ጥቅም ላይ ማዋል አካባቢያችንንም ለመጠበቅ ስለሚያግዝ እንደገና ጥቅም ላድርጌ እጠቀማለሁ።

ከፀሀይ የምጠበቀው የመጀመሪያው ዣንጥላ ይዤ እንቀሳቀሳለሁኝ ከዛ እሱን ይዤ ከተንቀሳቀስኩኝ በኋላ ደግሞ አንዳንዴ ዣንጥል ያለስኩባቸው ጊዜያቶች ካሉ ኮፊያ ወይም ፊቴን የሚሸፍኑ ነገሮችን አደርጋለሁ ምክንያቱም ፀሀይ ለፊት ጥሩ ስላልሆነ ማለት ነው። በዛ መንገድ ፀሀይን እከለክላለሁ

ብዙን ጊዜ የምተኛው ሶስት ሰዓት ነው። ምክንያቱም ቶሎ መተኛት ስላለብኝ ጠዋት ነገ በጊዜ እንደነቃ። በጊዜ ሶስት ሰዓት ወዲያው እራት በልተን በጊዜ ነው የምንተኛው። ከዛ በጊዜ ከተኛሁኝ ጠዋት ደግሞ ሳይደክመኝ። ወዲያው መነሳት እችላለሁኝ። ጠዋት በጊዜ እንድንሳ ብዙም እንቅልፍ ሰአቴን ሁሌ እጠብቃለሁ

የምወደው ብዙ መተግበሪያዎች አሉ ግን በብዛት የምወዳቸው መተግበሪያዎች ለምሳሌ የተለያዩ ነገሮችን መጠቀም የምችልበትን ማህበራዊ ሚዲያ መጠቀም የምችልበትን መተግበሪያዎች እወዳለሁ ከዛ ውጪ ደግሞ ከሰዎች ጋር እንድገናኝ የሚያደርጉ መተግበሪያዎችን በጣም እወዳለሁ እጠቀማለሁ።

ስታመም ከስራዬ የምቆየው ክረምት ከሆነ በተለይ አየሩ በጣም ስለሚከብደኝ አሞኝ መሄድ ስለሚከብደኝ ትንሽ ቆይቼ ልሄድ እችላለሁ። ከዛ ውጪ ግን በጋ ላይ ከሆነ። ካመመኝም እዛው መታከም ስለምችል አላረፍድም በጊዜ ሄጄ በጠዋት ከስራ በፊት ህክምና አደርጋለሁ

ወተት እጠጣለሁኝ ግን በጣም የምወደው እርጎ ከሆነ ነው ትኩስ ወተት ብዙም አልወድም። እርጎ ግን በጣም ወድጀ ነው የምጠጣው። ከዛ ውጪ ደግሞ የተፈላ ወተት ከሆነ በቡና አቀላቅየ መጠጣት እወዳለሁ። ከዛ ውጪ ግን የተፈላ ወተት ያለ ቡና መጠጣት አልወድም

ቤቴን ብዙ ጊዜ የማጸዳው በደንብ ማጸዳው በሳምንት ሁለቴ ነው። ከዛ ውጪ ግን በየቀኑ ጠዋት ጠዋት ጊዜ ካለኝ እና አበላሸችው መውጣት ስለማልፈልግ። ከላይ ከላይ አጸዳለሁኝ ከዛ ውጪ ግን የቀሩትን ሁለት ቀናት ጊዜ ሰጥቼ በደንብ አጸዳለሁኝ። ሌላ ጊዜ ግን በደንብ ሳላጸዳ ከላይ ከላይ አጸዳለሁ

ፀሀይ ስትጠልቅ መመልከት በጣም ነው ደስ የሚለኝ። ግን አሁን ከእኛ ቤት ብዙም አይታይም ፀሀይ ስትጠልቅ ግን ዶሮ ግቢ የነበርኩበት። ሁሉም ነገር በደንብ የሚታይበት ቦታ ስለነበረ። ሁሌ በመስኮት ወጥተን ፀሀይ ስትጠልቅ እናይ የነበረና በጣም ደስ ይላል። ያን መመልከት እና ሁሌ አያለሁ

በአካባቢያችን ድልድይ አለ ያም ከተለያዩ ቦታዎች የሚያልፉ ወንዝ አለና ከተለያየ ሰፈር ስለሚመጣ ድሮ ቀለል ያለ ነበር ግን አሁን እየሰፋ በጣም ለመሻገር ስላልተመቸ ትልቅ ድልድይ ተሰርቷል በዛ ድልድይ አሁን መኪኖችም ማለፍ ይችላሉ በጣም ትልቅ ድልድይ ስለተሰራ ማለት ነው።

በተፈጥሮ ውስጥ መራመድ በጣም ነው የምወደው በተለይ ዛፍ የበዛበት አረንጓዴ ነገር የበዛበት አካባቢ ከሆነ በዛ ውስጥ መራመድ ደስ ይለኛል። ከዛ ውጪ ደግሞ ተራራም ከሆነ በዛ ውስጥ ብዙ ዛፍ ያለበት ተራራ ከሆነ በዛ ተሰብስቤ ከሰው ጋር ከልጆች ጋር መሄድ በጣም ነው ደስ የሚለኝ።

የቅርብ ጓደኞቼ በጣም ጥሩ ጓደኞች አሉኝ ከልጅነት ጀምረን አንድ ላይ ነው የተማርነው። ከዛ የተለያዩ ነገር ሲኖር አሁን በስራ ስለምንለያይ ቀን ወስነን እንገናኛለን። የተለያዩ ነገሮች በአንድነት እንገዛለን። ሰው መጠየቅ ያለብን ቦታም ካለ ሄደን እንጠይቃለን።

በጣም የምወደው ሙዚቃ። ቀዝቀዝ ያሉ ሙዚቃዎችን እወዳለሁ ግን በብዛት በሁኔታዎች ላይ ይወሰናል። ለምሳሌ የቤት ስራ እየሰራሁ ከሆነ ወይም የአካል እንቅስቃሴ እያደረኩ ከሆነ ለዛ እንቅስቃሴ የሚያፈጥነኝን አይነት ሙዚቃ እወዳለሁኝ። ከዛ ውጪ ደግሞ ዝም ማለት ስፈልግ ለስለስ ያሉ ሙዚቃዎችን አዳምጣለሁ

ጊዜን በደንብ ነው የምጠቀመው። ያም ጊዜን ለመጠቀም የመጀመሪያው ጥሩ እቅድ አወጣለሁኝ። እና ሰዓት እወስንለታለሁ ያን ነገር የትኛውን ደግሞ በቅድሚያ መስራት አለብኝ የሚለውን እወስናለሁ። ከዛ አንዱን ስራ ከጨረስኩ በኋላ በቀጣይ ያለውን ስራ ደግሞ እጀምራለሁ በዛ መሰረት ቀደም ተከተል በማስያዝ የተለያዩ ስራዎችን በአግባቡ ጊዜን ተጠቅሜ እሰራለሁ

ሳንቲም እቆጥባለሁኝ። አሁን ለመቆጠብ መጀመሪያ ወጪዎች አሉ ቋሚ ወጪ ማውጣቸው እነሱን ወጪዎች። አወጣለሁኝ ከዛ በኋላ የቀረውን ደግሞ አንዳንዴ እያልጠበቅናቸው ወጪዎች ደግሞ ስለሚኖሩ ከዛ አወጣለሁ ከዛ የቀረውን ሳንቲም አስቀምጣለሁኝ። ወደፊት የግል ስራ መጀመር ስለምፈልግ ማለት ነው

ለስራ እጓዛለሁኝ ግን ሩቅ ቦታ አልሄድም ብዙን ጊዜ እዚሁ ከተማ ውስጥ ነው የምንሄደው። ያ ድርጅታቸውን ብዙ ቦታ ቅርንጫፎች ስላሉት። አንዳንዴ የስራ ለውጥ ለማድረግ ልምምድ የስራ ልምድ ለመጋራት ሌላ ቦታ በስራ ጉዞ እናደርጋለን። ከዛ ልምድ እንቀባበላለን ማለት ነው

ቤተሰቦቼ በጣም ጥሩ ሰዎች ናቸው ብዙ ነን ብዙ ነን ልጆችም እና ጥሩ በስራት ያሳድጉን። ስራችን ላይ ጎበዝ እንድንሆን በሃይማኖታችንም ጠንከራ እንድንሆንና ሀገራችንንም የምንወድ እና ደግሞ ጥሩ የልማት ስራዎች ላይ እንድንሳተፍ አድርገው ነው ያሰደጉን

ወደ ስራም ይሁን በቀጠሮም በሰአት ነው የምደርሰው፤። ሰአቴን አከብራለሁኝ፤ አንዳንዴ ምናልባት መንገድ ላይ የተለያዩ ጉጭቶች ወይም መዘጋጋት ካላጋጠመ በቀር እኔ ብዙን ጊዜ ቀደም ብዬ ቀጠሮም ከያዝኩ ቀደም ብዬ ነው የምወጣው። ስራም ደግሞ ቀድም ብዬ ስለምወጣ ሁሌ በሰአት ነው የምደርሰው፤።

ዳቦ ማብሰል እችላለሁኝ ያው ምንም የሚከብድ ነገር የለውም። ያው የዳቦውን በደንብ ከተቦካ መጋገሪያው ላይ አድርገን ወደ ማሸኑ ማስገባት ስለሆነ። አይከብድም ያንን ያው ዳቦ እንዳያር ሰአቱን በደንብ ሞልቼ እይዛለሁኝ። በዛ መሰረት ዳቦ አበስላለሁ

የሸክላ እቃዎችን በደንብ እንጠቀማለን። አንዳንዴ ባህላዊ ምግቦችን ለማቅረብ። የሸክላ እቃ ነው የምንጠቀመው አመት በዓል ላይ ሲሆን። ከዛ ውጪ ደግሞ በሸክላ የሚሰሩ ማብሰያዎች አሉ። እነሱ በተለይ ምግብ ቀስ ብለው እንዲበሰል እንዳያር ስለሚያደርጉ አንዳንዴ የሸክላ እቃዎችን እጠቀማለሁ

ብዙ አይነት መሳሪያዎችን እጠቀማለሁኝ ያው አስፈላጊ ሲሆን ማለት ነው። አንድአንዴ የልብስ ማጠቢያ መሳሪያ ልጠቀም እችላለሁ። አንድአንዴ ምግብ ለማብሰል የተለያዩ መሳሪያዎችን ልጠቀም እችላለሁ። አንድአንዴ ደግሞ የተለያዩ እንቅስቃሴዎችንም ለማድረግ ዘመናዊ የሆኑ መሳሪያዎችን እጠቀማለሁ።

ቀልድ መናገር በጣም ነው የምወደው። እና ደግሞ በተለይ የሚያስቅ ቀልድ ነው ማውራት የምወደው ምክንያቱም አንዳንድ ቀልዶች ሰዎችን ላያስቁ ይችላሉ። እና ቀልድ ስናገር ደግሞ ለሰው ስሜት ተጠንቅቄ ነው የምናገረው ሌሎችን የሚጎዳ አይነት ቀልድ መቀለድ አልወድም። ግን ለማሳቅ ሁሌ ቀልድ ለመቀለድ እሞክራለሁ

ደብዳቤ መጻፍ አልወድም ያው የቀረ ነገር ነው ብዬ ነው የማስበው ምናልባት ከስራ ጋር የተገናኙ ነገሮች ካሉ በእጅ የሚጻፉ ጽሁፎችን እጽፋለሁ፤ ከዛ ውጪ ግን እንደ ራሴ ጉዳይ ደብዳቤ አልጠቀምም፤ ያው ማስተላለፍም መጻፍም የምፈልገውን ነገር በስልኬ አሁን ላይ ስለምጠቀም ደብዳቤ አልጠቀምም።

ስራዬን በጣም ነው የምወደው። እና ከስራዬም በተጨማሪ እዛ አካባቢ ያሉ የስራ ባልደረቦቼ ጥሩ የስራ ፍቅር ያላቸው ሰዎች ናቸው። ሰዎችንም የሚያከብሩ ስለሆነ እኔ ጥሩ ነገር አስተምረውኛል። ከእኔ በፊት የገቡም አሉ። ለኔ ጥሩ ጥሩ ነገሮችን ስላስተማሩኝ ስራዬን በደንብ ነው የምወደው።

ትምህርት ቤት የምወደው የሂሳብ ትምህርት በጣም ነው የምወደው ሂሳብ ላይ ያሉ የተለያዩ መደመር መቀነስ የተለያዩ ነገሮችን መስራት እወዳለሁኝ እና እሱ ትምህርት ላይም ጥሩ ውጤት ነበረ። የማመጣው አስተማሪዎችን በደንብ ያደንቁኝ ነበር ፈጣን ነኝ። ሂሳብ ትምህርቶች ላይ በጣም በፍጥነት ነው የምሰራው

ወደ ስራ በጠዋት ነው የምሄደው። ምክንያቱም ስራ በጠዋት ስለሚጀመር ሁልጊዜ ሰአቴን አክብሬ በጊዜ ለመድረስ እወጣለሁኝ። በዛ መሰረት ደግሞ ስራዬን በአግባቡ መጀመር ባለብኝ ጊዜ እንድጀምር በደንብ ሰአቴን አክብሬ በጧት ነው ወደ ስራ የምሄደው

ከስራ ባለደረቦች ጋር ጥሩ የሆነ ግንኙነት አለን። በስራ ሂደት በደንብ ሁል ጊዜ እንገናኛለን። ከስራ ውጪ በሆኑ ነገሮች ግን ብዙም አንገናኝም ግን። አብዛኛውን ጊዜ ስራችን ላይ ጥሩ የሆነ የስራ ቦታ ነው ያለን። እርስ በእርስ በመተጋገዝ እና ነገሮችን በጋራ በፍቅር ነው የምንሰራው

ያው በስራ ላይ የሚኖረው ትግዳሮት አንዳንዴ ሀላፊዎቻችን ለኛ አያስቡም የረሳቸው ስራ ብቻ እንዲሰራ ነው እንጂ የሰራተኛ መብት ብዙም አያከብሩም። በተለይ በእኛ አካባቢ እሱ ችግር አለ። ያው አንዳንዴ እኩልነት የማይከበርበትም ጊዜ አለ። እነሱ ናቸው በዋናነት በስራ ቦታ ያሉ ተግዳሮቶች

እኔ የጠዋት ሰው ነኝ። ብዙ ስራ በጠዋት ነው መስራት የምወደው። በጠዋት ስሰራም ስለማይደክመኝ። በአግባቡ ስራዬን በደንብ መስራት እችላለሁ። ማታ ላይ ከሆነ ግን ትንሽ ስለሚደክመኝ። ስራ ላይ ብዙ ውጤታማ አልሆንም። ግን ግዴታ መስራት ያለብኝ ነገር ከሆነ ማታም እሰራለሁ። ግን ስራ በጠዋት መስራት ነው የምወደው።

የምወደው ቀለም እንደየእቃው ይወስናል ለምሳሌ ልብስ ላይ ከሆነ ጥቁር ልብ ጥቁር ቀለም በጣም ነው የምወደው። ጥቁር ወይም ደግሞ ነጣ ያለ ቀለም እወዳለሁ። በልብስ ከሆነ በሌላ እቃ ከሆነ የቤት እቃዎች ላይም እንደዚሁ ነጫጭ እቃዎችን በጣም እወዳለሁ፤። ስለዚህ ጥቁርና ነጭ ቀለም ነው የምወደው

መብረቅ እፈራለሁኝ በተለይ ከፍተኛ ድምጽ ያለው እና የሆነ ብርሃን የሚያሳይ መብረቅ ከሆነ በጣም ነው የምፈራው። በተለይ ደግሞ መንገድ ላይ እየሄድኩኝ ውጭ ከሆንኩና የመብረቅ ድምጽ ከሰማሁ በጣም ነው የምረበሸውና እፈራለሁኝ። ከፍተኛ ድምጽ ያላቸው መብረቅ ማለት ነው

መስኮቴን ሁሌ ክፍት አልተወም ግን አንዳንዴ ሙቀት ከሆነ ንፋስ እንዲገባ እከፍታለሁኝ ሙቀት ያለበት ወቅት ከሆነ። እና ደግሞ አንዳንዴ ክፍሉ እንዳይታፈን መስኮት ክፍት ሲሆን ጥሩ አየር ስለሚገባ ጥሩ አየር እንዲገባ እከፍታለሁ፤። ግን ሁል ጊዜ መስኮት አልከፍትም ምክንያቱም አንዳንዴ አዋራ ሊገባ ስለሚችል ማለት ነው

በእጅ የምሰሩ ስራዎችን እሰራለሁኝ ደስ ይለኛል በእጄው ነገር ጀምሬ ሰርቼ ውጤቱን ሳየው የራሴ የእጅ ስራ መሆኑን ሳይ ደስ ስለሚለኝ። አንዳንዴ ደግሞ በእጅ ተሰርቶ ስጦታ ለመስጠት የተለያየ ሰው ሊያስታውሰን የሚችል ነገር ስለሆነ በእጅ የሰራሁትን ስራዎች ለስጦታ እሰጣለሁ፤

የማስታውሰው ጥሩ መምህር ብዙ አሉ ግን በጣም የማስታውሰው ሃይስኮል ሂሳብ የሚያስተምረን አስተማሪ ሁሌ አስታውሰዋለሁ ትምህርት ብቻ ሳይሆን ጥሩ ስነ ምግባር ይዘን እንድናድግ ይመክረን ነበር። በትምህርታችንም በስራችንም በሁሉም ነገር ጠንካራ እንድንሆንና ስነምግባር ያለን ዜጎች እንድንሆን ስለሚመክረን በጣም አስታውሰዋለሁ

ሻማ ማብራት የተለየ ስሜት አይሰጠኝም። ግን አንዳንዴ ወይ ለልደት ስንፈልግ ላበራ እችላለሁኝ። አንዳንዴ ደግሞ እንዲሁ መብራት የጠፋበት ከሆነ አሁን እንኳን ብዙም ጊዜ አንጠቀምም። ግን ድሮ መብራት ሲጠፋ እናብራ ነበር። ያው ስለመወድ ሳይሆን ጨለማ እንዳይኖር በማሰብ እንጂ ሻማ የተለየ ስሜት የለኝም ለኔ

በፊም ማብሰል እችላለሁ። ያው እንደ ፊም እኛ የምንጠቀመው ከሰል ነው እንጂ እንጨት ላይ ስለማንጠቀም የእንጨት ፊም አናገኝም። ግን በከሰል እንጠቀማለን መብራት የሚጠፋበት ሰዓት ላይ ምግብ ለማብሰል የምንጠቀመው ከሰል ነው። እሱ ደግሞ ምግብ በደንብ አጣፍጦ ይሰራል

አዳዲስ የስራ ግንኙነትን ፈጥራለሁኝ ያም ማለት አዳዲስ ደንበኞች በሚመጡበት ሰዓት አግባብ ባለው መንገድ አነጋግረናቸው ቀጣይነት ያለ ደንበኛ እንዲሆኑ በጥሩ ግንኙነት እንዲኖረን በደንብ እንይዛቸዋለን አዳዲስ ደንበኞችን በዛ መሰረት አዳዲስ የስራ ግንኙነት እፈጥራለሁ ማለት ነው።

በቀን የጧቱን ሰዓት ነው በጣም የምወደው። ያው ሲነጋ ያለው አዲስ ተስፋ አዲስ ቀን እንደተጨመርልኝ አስባለሁ። እና በጧት የተለያዩ እቅዶችን አቅዳለሁኝ ቀን ውስጥ የማከናውናቸውን ተግባራት። እና በጧት ያለውን የቀኑን ሰዓት በጣም ነው የምወደው። አየሩም በጣም አሪፍ ነው ብዙን ጊዜ የሚሆነውና በጣም እወዳለሁ

ስልኬን የምሞላው ያው ብዙ ጊዜ ማታ ማታ ብቻ ነው። ብዙ ጊዜ ቶሎ ቶሎ አያልቅም የስልኬ ባትሪ። ግን ሁል ጊዜ ማታ ላይ ነው የምሞላው ምናልባት በየቀኑም ሊሆን ይችላል። ወይ ደግሞ በየሁለት ቀኑ ስልኬን ማታማታ ላይ እሞላለሁኝ። ያው ቤቴ እንጂ የስራ ቦታ ላይ ብዙም ስልኬን የመሙላት ልምድ የለኝም

በባህላችን ሰርግ የሚከናወነው ብዙን ጊዜ በመጀመሪያ ወደ ሴቷ ቤት ሽማግሌ ይላካል ከወንዱ ቤተሰብ ከዛ ሽማግሌዎቹ ከተስማሙ በኋላ ሙሽሮቹ ተነጋግረው የሰርግ ቀን ይወሰናል። ከዛ ሰርጉ ካለፈ በኋላ ደግሞ መልስ አለ አንዳንዴ ቅልቅልም ሊኖር ይችላል። በወንዱ ቤተሰብ ከዛ መልስ ደግሞ ሙሽሮቹ ወደ ሴቷ ቤት ተመልሰው ይመጣሉ ማለት ነው።

ዜና የምከታተለው ብዙን ጊዜ በማህበራዊ ሚዲያ ላይ ያሉትን አጫጭር ዜና ብቻ ነው የምሰማው፤። እንዲህ ዜና ለመስማት የተለያዩ ቴሌቪዥን ከፍቼ የመስማት ልምድ የለኝም፤። ዜናዎችን የምሰማው ማህበራዊ ሚዲያ ላይ የሚለቀቁ አጫጭር የሆኑ ዜናዎችን አዳዲስ ነገሮች በሱ እሰማለሁ፤

በስራ የማደርገው ጥሪ ያው እንደየቀኑ ይለያያል አንዳንዴ ብዙ የሰልክ ጥሪዎችን ላደርግ እችላለሁኝ እንደ ስራው ሁኔታ ማለት ነው። አንዳንዴ ደግሞ ያው መደዋወል ወይም ጥሪ የማይስፈልግበት ጊዜ ከሆነ። ምንም አይነት ጥሪ ላላደርግ እችላለሁ ግን አብዛኛውን ጊዜ ያው በስራ ሁኔታ ላይ ይወሰናል

ልደቴን ድሮ በደንብ ነበር የሚከበረው ቤት ውስጥ ይዘጋጃል ሰው ሊጠራ ይችላል። የተለያዩ ምግቦች ልጆች ተጠርተው ይከበራል። አሁን ላይ ግን ያው ልደት አላከብሩም። ግን አንዳንዴ ጊዜ ካለኝ ምናልባት ከፍቅረኛዬ ጋር ላከብር እችላለሁኝ ከእሱ ጋር ምግብ ፕሮግራም እናደርጋለን። ከዛ ውጪ ግን ምንም አይነት የምሳ የልደት እንትን አናደርግም

በስልክ ገንዘብ እልካለሁኝ ያው ገንዘብ ለመላክ ወደ ባንክ ቤት አልሄድም ሁሉም በስልካችን ላይ ስላለ እሱን ተጠቅሜ በዛ ነው ገንዘቡ የምቀበለውም የምልከው። ያው በስልክ በመጠቀም ጊዜን አተርፋለሁኝ። እንደገና ደግሞ ሁሉንም ነገር እዛው ማየት ስለምችል ለደንበኞቼ እልክላቸዋለሁ

ነገሮችን ያው መጠበቅ አንዳንዴ ልጠብቅ እችላለሁኝ። መጠበቅ ያለብኝ ነገር ከሆነ ያው መጠበቅ ላይ ትዕግስት የሚያስፈልገው ነገር ስለሆነ በትዕግስት እጠብቃለሁኝ። ካልሆነ ደግሞ አንዳንዴ ሊያናደኝ ይችላል። በሌለብኝ ነገር ሰው ካስጠበቀኝ ደስ አይለኝም። ግን ያው መጠበቅ ያለብኝን ነገር እጠብቃለሁ

ጢም ያው እኔ ሴት ስለሆንኩኝ አላሳድግም ግን ሌሎች ሰዎች ጢም ቶሎ ሲቆረጡ ነው ደስ የሚለኝ የሚያሳድጉ ወንዶች ብዙም ደስ አይሉኝም ያው የሚያምረው በስራቱ ጊዜ ተጠብቆ ሲቆረጥና የራሱን ቅርጽ አስይዘው ሲቆረጡ ሳይነው እንጂ ሲያሳድጉ ደስ አይለኝም።

ፎቶ ማንሳት በጣም ነው የምወደው። በተለይ የተለያዩ ነገሮች ሲኖሩ ህፃናትን ማንሳት በጣም ደስ ይለኛል። ያው ወደፊት አይተው እንዲደሰቱ አስቀምጣለሁኝ። ፎቶ አንስቼ በተለያዩ ክላውድ ላይ ቶሎ አስቀምጣለሁ እንዳይጠፋ ያንን ደግሞ ሲያድጉ ጠብቄ እልክላቸዋለሁ እና ፎቶ ማንሳት በጣም ነው የምወደው።

ሾርባ በጣም ነው የምወደው በተለይ መክሰስ ሰዓት ላይ መጠጣት በጣም ደስ ይለኛል። ያው ሾርባ ብዙን ነገር ተደርጎ በተለይ ቤት የሚዘጋጁ ከሆነ የተመጣጠነ ለጤንነታችን ጥሩ የሆኑ ነገሮችን ስለሚይዝ ሾርባ ለመክሰስ ሰዓት መጠጣት በጣም እወዳለሁ። ቀን ግን ፀሀይ ሰዓት ላይ የምጠጣት ብዙም ደስ አይለኝም።

የማስታውሰው ልዩ በዓል የሆነ የገና በዓል ነበርና የዶሮ ወጥ በልተን አድረን በጧት ቅባት በዝቶበት ነበር። ሁላችንም ታመን ነበር ያደርነውና በቃ። ግማሽ ይሮጠሃል በቃ። በጣም የማይረሳ ከሁሉም በዓላት ሁሌ የማስታውሰውና የሚያስቀኝ በዓል እሱ በዓል ነው

ስልጠና እወስዳለሁኝ ያው ከስራ ጋር የተገናኙ ስልጠናዎች በተለይ በየጊዜው አዳዲስ ስልጠና ክህሎቶቻችንን እንድናዳብር ይሰጠናል ከሌሎቹ ደግሞ ልምድ እንድናገኝ የተለያዩ ስልጠናዎች ይዘጋጃሉ። እነዛን ስልጠናዎች እወስዳለሁኝ ምክንያቱም ክህሎቴና የተለያዩ አዳዲስ ልምድ እንዳገኝ ስለሚረዳኝ።

መጽሐፍ ማነበው ያው ጊዜ ሳገኝ ነው በተለይ መንገድ እየሄድኩኝ ከሆነ እያነበብኩኝ መጓዝ በጣም ደስ ይለኛል። እና ደግሞ የተለያዩ ከስራ ሰዓት ትርፍ ሰዓት ካለኝ በትርፍ ሰዓቴ። አነባለሁኝ የተለያዩ በተለይ ሰው እንዳነብ የጋበዘኝ መጽሐፍ ከሆነ ቶሎ ለመጨረስ በትርፍ ሰዓቴ አነባለሁ

ባህላዊ ልብሶችን ብዙ ጊዜ አልለብስም ግን የተለያዩ በዓላት ካሉ በበዓላት ቀን የባህል ልብስ እለብሳለሁኝ። ከዛ ውጪ ደግሞ የተለያየ ወይ ሰርግ ካለ ወይም ደግሞ የተለያዩ የቤተሰብ ጊዜ ካለን ፎቶ ለመነሳትም ለተለያየ ነገርም ባህላዊ ልብስ እለብሳለሁኝ።

በቡድን መስራት በጣም ነው የምወደው። ምክንያቱም ሁላችንም የየራሳችን ችሎታ ስላለን። እርስ በእርስ ከሌላ ሰው የልምድ ልውውጥ ስለምናደርግ በቡድን ስንሰራ። ልምድ ልውውጥም ይኖራል። በአንዳንድ ነገሮች ደግሞ ችግሮች ችግርን በጋራ ለመፍታት ስለሚያግዘን በቡድን መስራት በጣም እወዳለሁ

ማህበራዊ ሚዲያ ለብዙ ነገር እጠቀማለሁኝ። በተለይ አዳዲስ የሆኑ መረጃዎችን ለመስማት ማህበራዊ ሚዲያ እጠቀማለሁ። ከዛ ውጪ ደግሞ የተለያዩ ነገር በማህበራዊ ሚዲያ እያስተዋወቁ የሚሸጡትን እቃ ለመግዛት በመስመር እቃዎች መግዛት ስፈልግ። ማህበራዊ ሚዲያ በደንብ እጠቀማለሁ

የምወደው ብዙ ከተሞች አሉ ግን ኢትዮጵያ ውስጥ ካሉት የአርባ ምንጭ ከተማን በጣም እወዳታለሁ። ሰዎቹም ደስ ይላሉ ከዛ ውጪ ደግሞ የተፈጥሮ ሀብት በጣም ተፈጥሮ ተራሮች ጫካ። የተለያዩ ወንዞች ሀይቆች ያሉበት ስለሆነ። በጣም ነው ማየት ደስ የሚለኝና ከተማውን ሁሌ ብሄድ ራሱ አያስጠላኝም ሁሌ እሄዳለሁ

መሄድ ማለት አንዳንድ ከአንድ ቦታ ወደ ሌላ ቦታ ያለውን እንቅስቃሴ የሚገልጽ ቃል ነው። የሰዎች ከአንድ ቦታ ወደተለያየ ቦታ ወይም ደግሞ እቃም ከአንድ ቦታ ወደተለያየ ቦታ ሲሄድ ሄደ ወይም መሄድ ይባላል። መሄድ ማለት እንቅስቃሴ ማድረግ ማለት ነው።

አጭበረበረ ማለት ሰዎችን ማታለል ወይም ደግሞ የተለያዩ ስህተት ነገሮችን ማድረግ። ማጭበርበር ይባላል፤

አመሰግናለሁ ማለት ለአንድ ነገር ሰው ላደረገልን ነገር ወይም ሰው እርዳታ ሲያደርግልን በምላሹ ምስጋና ማቅረብ ማለት ነው

እህት ማለት ከአንድ እናትና አባት የሚወለድ ሴት ጾታ ያላት እህት ትባላለች

አጋር ማለት ብዙውን ጊዜ የስራ ባልደረባም ሊሆን ይችላል ወይም ደግሞ የትዳር አገር ሊሆን ይችላል በጋራ የሆነ ነገር ያለው ሰው ማለት ነው።

ሂሳብ አንድ የትምህርት አይነት ሲሆን በብዛት ቁጥር ላይ የሚያጠነጥን ነው። መደመር መቀነስ እነሱን ስሌቶችን ያካተተ የትምህርት አይነት ነው

ንግድ ሰዎች እቃ ለሌላ ሰው የሚሸጡበት መንገድ ነው፤። የተለያዩ ሰዎች ደግሞ በዚህ ስራ ላይ ይሰማራሉ

ደመና ሰማይ የሚታይ ሲሆን በብዛት ዝናብ ሊዘንብ ስል ደመና ይሆናል

ዘይት ከተለያዩ ነገሮች የሚሰራ ፈሳሽ ነገር ሲሆን። ምግብ ለማብሰል ያገለግላል

ሰኞ ከቀናቶች ውስጥ የመጀመሪያው የስራ ቀን ነው። ከእሁድ ቀጥሎ ያለ ቀን ነው። ስራ እሚጀመርበት ቀን ነው

ሳምንት ማለት ሰባቱንም ቀናት የያዘ በአጠቃላይ መጠሪያ ሳምንት ይባላል

ደስተኛ ማለት በህይወቱ ሀሴት የሚያደርግ ሰው ባለበት ኖሮ ሀሴት እያደረገ የሚኖር ሰው ነው፤

አይ የሚለው ቃል ተቀራኒ ወይም ከአንድ ሀሳብ ጋር አለመስማማታችንን የምንገልጽበት ቃል ነው

ፍራፍሬ የተለያዩ የምግብ አይነት ሲሆን በተለይ ደግሞ ብርቱካን ሙዝ እንደነሱ ያሉትን ነገሮች ያካትተነው

እንኳን ደስ አለህ ማለት አንድ ሰው የሆነ ስኬት ውስጥ ሲደርስ መልካም ምኞታችንን የምንገልጽበት ቃል ነው

አራት ከቁጥር መቁጠሪያዎች ውስጥ አንዱ ሲሆን ከሶስት ቀጥሎ ያለ ቁጥር ነው።

እርዳታ እፈልጋለሁ ማለት አንድ ሰው ችግር ውስጥ ሲሆን ሌላ ሰው የሌላ ሰው እገዛ ሲፈልግ የሚጠቀመው ቃል ነው።

ማንበብ ማለት የተለያዩ ተጽፎ የሚገኙ ነገሮችን ሀሳብ የምንረዳበት መንገድ ነው።

ቤት ማለት በተለያዩ ነገሮች የሚሰራ ለሰው ልጅ መኖሪያነት የሚያገለግል መጠለያ ነው።

ስትራቴጂ ማለት አንድን ነገር ለማለፍ የምናወጣበት ቅደም ተከተል ወይም መንገድ ነው።

እጅ ከሰውነታችን ክፍል አንዱ ሲሆን የተለያዩ ነገሮችን ለመዳሰስና ለመስራት ይጠቅማል

መኪና ባለ አራት እግር የሆነ መንቀሳቀሻ ሲሆን ሰዎችን ወይም እቃን ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ ያገለግላል

ቃለ መጠየቅ ማለት የተለያዩ ነገሮች ላይ የሚሰራጭ ፕሮግራም ሲሆን ሰዎችን ጠይቀን ምላሽ የምንቀበልበት ነው።

ተቀበል ማለት አንድን እቃ ሰው ሲሰጥ ያንን እቃ መረከብ ማለት ነው

ሆድ ማለት ከሰውነታችን ክፍል አንዱ ሲሆን ምግብ ስንበላ የሚቀመጥበትና የተለያየ ምግብ መፈጨት ሂደቶች የሚከናወኑበት ቦታ ነው

አዲስ ማለት ያልተለመደ ነገር ወይም ደግሞ ከተለመደው ነገር ውጭ የሆነ ግኝት ማለት ነው።

አርብ ማለት የሳምንቱ አምስተኛው ቀን ሲሆን አብዛኞቻችን የመጨረሻ የእረፍት ቀን የሚደርስ የምን ስራችን የምንጨርስበት ቀን ነው

እሮብ ማለት የሳምንቱ ሶስተኛው ቀን ሲሆን ከማክሰኞ ቀጥሎ ያለ መካከለኛ ቀን ነው

ገበያ ማለት የተለያዩ የንግድ እንቅስቃሴዎች የሚከናወንበት ቦታ ነው።

ደረሰኝ ማለት አንድ እቃ ስንገዛ። ለመንግስት ግብር መግባራችንን የሚያስረዳት ወረቀት ነው

ፈጣን ማለት እንቅስቃሴን የሚገልጽ ሲሆን ከተለመደው የፈጠነ ወይም ቶሎ የደመድረስ ማለት ነው

ችግር የለም ማለት አንድ ነገር ቢደረግም ምንም አይነት ችግር እንደማያስከትል የምናስረዳበት ሀረግ ነው።

ሻይ ማለት ከመጠጥ አንዱ ሲሆን ቅጠልና ቅመም ውሃ ላይ ተጨምሮ ከተፈላ ቦኋላ። ስኳር ተደርጎበት ይጠጣል

ቀይ ሽንኩርት ማለት ምግብ ለማብሰል የምንጠቀመው ሲሆን በአብዛኞቹ ምግብ ላይ ቀድመን በማብሰል አብዛኛው ምግብ ይጀመራል።

ትልቅ የሚለው ቃል የአንድ ነገር በይዘቱ ግዝፈትን የሚያመለክት ቃል ነው ግዙፍ መሆኑን።

ውል የሚለው ቃል የሚያሳየው ስምምነት ነው። በሁለት ነገሮችም ሁለትና ከዛ በላይ የሆኑ ሰዎች ሲስማሙ የሚዋዋሉበት ውል ይባላል።

ሰማዊ ከቀለም አይነቶች ውስጥ አንዱ ሲሆን በብዛት ሰማይ እና ወንዝ ውስጥ ወይም ሀይቅ ላይ የምናየው ቀለም አይነት ነው

አውቶቢስ የህዝብ ማመላለሻ ሲሆን ሰዎችን በአንድ ከተማ ውስጥ ከአንድ ቦታ ወደ ሌላ ቦታ የሚያጓጉዝ መንቀሳቀሻ ነው

ማዳመጥ ማለት ትኩረት ሰጥቶ አንድን ነገር መስማት ነው። ማዳመጥ ከመስማት የሚለየው ማዳመጥ ትኩረትን የሚጠይቅ የመስማት አይነት ነው

እንደምን አመሹ የሚለው የሰላምታ አይነት ሲሆን። የሚገልጸው ደግሞ ሰዎቹን የምንጠይቀው ማታ ላይ ነው

ደሞዝ ማለት ለሰዎች በሰሩበት መሰረት የሚሰጣቸው የእጃቸው ዋጋ ወይም ክፍያ ነው

ሜይ ማለት ከወራት ውስጥ አንዱ ሲሆን መጋቢት የሚለውን ይገልጻል

ጠረጴዛ ባለ አራት እግር ሲሆን ብዙን ጊዜ ምግብ ለማቅረብና የተለያዩ ማስተንገዶችን ለማስናገድ ያገለግላል

አገልግሎት ማለት ለተለያዩ ሰዎች ጥቅም የምንሰጥበት ወይም ደግሞ በተለያየ መንገድ የምናገለግልበትን ነገር የሚገልጽ ቃል ነው

ሱሪ ከልብስ አይነት አንዱ ሲሆን በብዛት ወንዶች ይጠቀማሉ። ከታች የሚለበስ ልብስ የልብስ አይነት ነው

ሰራተኛ ማለት ወይ? ድርጅት ውስጥ ሊሆን ይችላል ወይ ቤት ውስጥ የተለያዩ አገልግሎት የሚሰጥ ሰው ማለት ነው

ሙቀት የሚገልጸው የአየር ንብረትን ሲሆን ከፍተኛ የሆነ የአየር ሁኔታን ወይም የፀሀይን መብዛት ይገልጻል

ምግብ ቤት የሚያመለክተው ምግብ የሚሸጥበትን ቦታ ነው። በተያዩ የንግድ ቦታዎች ላይ ምግብ የሚገኝበት ቦታ ምግብ ቤት ይባላል

ቆጮ የምግብ አይነት ሲሆን ባህላዊ ምግብ ነው። በተለይ በክትፎና በስጋ በደንብ ይበላል

ታክሲ ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዢ የምንጓጓዝበት መጓጓዣ ነው። ባለ አራት እግር